ስንት ቋንቋ ትችላለህ? እኔ የምችለው ቋንቋ ሁለት ነው ማለት አማርኛና እንግሊዝ እንግሊዘኛ በትምህርት ያገኘሁት ነው። አማርኛ ደግሞ የራሴ የተፈጥሮዬ ቋንቋ ነው ማለት ነው። ራሴ ቤተሰቦቼ አማርኛ ተናጋሪ ቋንቋ ስለሆኑ እኔም የምናገረው አማርኛ ቋንቋ ነው ማለት ነው። ስለዚህ እኔ የምችለው ሁለት ቋንቋ ነው ማለት ነው። አንድ እንግሊዘኛ አንድ አማርኛ ይሄንን ነው እያደረኩት ያለው ማለት ነው። አማርኛ ቀላልና ሁሉም ሰው ሊናገር የሚችል ነው። በቀላሉ የምንናገረው ሌሎቹ መረዳት ይችላሉ ማለት ነው። እንግሊዘኛም እንደዚሁ በትምህርት የሚመጣ የትምህርት አይነት ነው ማለት ነው። ስለዚህ እኔ የምችለው ሁለት ቋንቋ ነው ማለት ነው አንድ አማርኛ አንድ እንግሊዝ ነው። በትምህርት ላይ ትልቅ ሎጥ እና ትኩረት እያገኘን ከመጣን ራሳችን እየቀየርንና እያሻሻልን ወደ ጥሩ ቦታ እየመራነውና እየወሰድንም መሄድ እንችላለን ማለት ነው። ይሄንን እያደረግን ስንሄድ ነው ከእኛ ጋር ትልቅ ለውጥ እና የተሻለ ነገር ማግኘት የምንችለው ማለት ነው። ይሄንን እያደረግን ስንሄድ ከእኛ ጋር ያለውን ሁኔታ እያስተካከልን እና ወደ ጥሩ መንገድ እና ወደተሻለ መልኩ እየመራና እያስተካከልን መድመድ የምንችለው ማለት ነው። ይህንን እያደረግን ስንሄድ ከእኛ ጋር ትልልቅ ለውጦችን ማየት እና እንጀምራለን ማለት ነው። የምናገረው ቋንቋ አማርኛ ነው። አማርኛ በመጀመሪያ ጊዜ በኢትዮጵያ የመጀመሪያው ቋንቋ ወይም የእሷ የራሷ የራሷ ሀገር ቋንቋ ነው ማለት ነው። ኢትዮጵያ ብቻ በራሷ ፊደል ቀርጻለሁ መማር የምትችል ሀገር ናት ማለት ነው። ስለዚህ ሌሎች ፊደላቶችም ከዚህ ነው የተወሰዱ ተብሎ ይነገራል። አብዛኛውን ጊዜ ስለዚህ ሁለት ቋንቋ መናገር ይቻላል ማለት ነው። ከዚህም በላይ መናገር ይቻላል አብዛኛው ሰው ብዙ ቋንቋ መናገር ይችላሉ እንደዚህ ኦሮሞኛ ትግረኛ በቃ እንደዚህ አይነት ነገሮች ነገር ግን እኔ ከአደኩበት አካባቢ አንፃር ያደኩበት አካባቢ ወይም የምኖርበት የማህበረሰብ አማርኛ ተናጋሪ ስለሆነ የምናገረው አማርኛ ነው ማለት ነው። እንደገና ደግሞ ወደ ትምህርት ቤት ስሄድ እኔ የምናገረው ምንድነው ማለት ነው? እንግሊዘኛ ነው እንግሊዘኛ ጋር በትምህርት ያመጣሁት ስለሆነ ትምህርቴን ስከታተል በጥሩ ሁኔታ እስከሆነ ድረስ መናገር የሚችለውና እኔ እየተናገሩት ያለ ቋንቋ እንግልዝ ነው ማለት ነው። ስለዚህ ከዚህ ውጪ መልኩ ሊሆን ይችላል ማለት ነው። ዛሬ ቀኑ ቅዳሜ ነው። በዚህ መልኩ እስከሆነ ድረስ ራሳችን ወደ ጥሩ መንገድ እና ወደ ሻለ ቦታ እየወሰድነው እና እያሻሻልነው እየመራነው መሄድ እንችላለን ማለት ነው። በዚህ መልኩ ራሳችን እያሳደግን እና እያበለፀግን ወደ ተሻለ ቦታ እየወሰድነውና እየመራነው መሄድና መጓዝ እንችላለን ማለት ነው። በዚህም መልኩ ስናደርገው ራሳችን ያለነው ሁኔታ እየቀየርን አካባቢያችን ቦታችን ወደተሻለ መንገድ ወደተሻለ ለውጥ ይወሰድናል መሄድ እንችላለን ማለት ነው። ራሳችን በዚህ መልኩ ማዘጋጀት እና ወደ ጥሩ መንገድ መውሰድ እና መምራት አለብን ማለት ነው። ይሄንን እያደረግን ስንሄድ ራሳችንን እና አካባቢያችን ሁሉ ነገርን እየቀየርን እያስተካከለ መሄድ እንችላለን ማለት ነው። እያንዳንዱም ማህበረሰብ በዚህ መልኩ እያደረገ እንቅስቃሴውን መህድ ቢችል መልካም ነው ብዬ አምናለሁ ማለት ነው። ይሄንን እያደረግን ከሄድን ነው። ለኛ መግባባት የምንችለው እንጂ አሁን አማርኛ የማይሰማ ሰው አማርኛ መናገር የለብንም። እንግሊዘኛ የማይችል ሰው እንግሊዘኛ መናገር የለብንም። ምክንያቱም የኛ ንግግር ከእነሱ ጋር ምን መሆን አለበት እኩል መሆኑ መቻል አለበት። እና እኛም መናገር ያለብን እነሱ ሊናገሩት የሚችሉትን መሆን መቻል አለበት። እንጂ እኔ ብቻ የቻሉትን ቋንቋ የምናገር ከሆነ መግባባት አንችልም ማለት ነው። መግባባት ካልቻልን ደግሞ በጣም አስቸጋሪና ከባድ እስከሆነ ድረስ ይህንን እኛ እያሸሻልንና ራሳችንን እየቀየርን ወደ ጥሩ መንገድ እየመራ ነው እየቀየርነው መህድ አለብን ማለት ነው። ይህንን እያደረግን ስንሄድ ነው ከእኛ ጋር ያለውን ለውጥ ማየትና መረዳት የምንጀምረው ማለት ነው። በዚህ መልኩ ቢሆን አሪፍ ነው መልካም ነው ብዬ አምናለሁ ማለት ነው። ይሄንን እያደረግን ስንሄድ ከራሳችን ጋር ያለውን ለውጥ ማየት መመዝገብ ማስተካከል እንችላለን ማለት ነው። በዚህም መልኩ ቢሆን የምንናገረውን ቋንቋ አውቀን ማን ይሄንን ቋንቋ ይችላል? አማርኛ ማነው የሚችለው? አማርኛ የምንነግር እንግሊዘኛ ምን ይችላል? እንግሊዘኛ ብናገር ማን ሊሰማኝ ይችላል? ብሎ ይሄንን ቋንቋ ሽሽሎ ወደ ጥሩ መንገድ እና ቦታ መውሰድ መቻል አለብን ማለት ነው። ይህ ካልሆነ ግን እኛ የምንናገረው ቋንቋ በሰው ዘንዳ ልንግባባበት አንችልም ማለት ነው። ምክንያቱም እኔ የምችለውን ብቻ የምናገር ከሆነ

ምን አይነት ቦርሳ ትጠቀማለህ? የልብሴ ቦርሳ አነስ ያለች ናት። ይቺም ስሟ ምንድን ይባላል ማለት ነው? ፓወር ይባላል ማለት ነው በጣም አሪፍ እና የተመረጠ ቦርሳ ነው። ለመያዝ ምቹ ነው በቃ አንዳሻችን መቆለፍ ምናምን እንችላለን በአሪፉ ይሄንን ለእንቅስቃሴ በጥሩ መንገድ እያደረግነውና እያሻሻልነው መሄድ እንችላለን ማለት ነው። ይሄንን እያደረግን ስንሄድ ለእኛ መልካም ነው ማለት ነው ይሄንን እያደረግን መሄዳችን ለእኛ ጥቅም ይሰጠናል ማለት ነው። በዚህ መልኩ ራሳችንን እያዘጋጀን እና እያሸሻልን መሄድ ይኖርብናል ማለት ነው። ይህንን እያደረግን ስንሄድ ከእኛ ጋር ያለ ችግሮችን እያቃለልን ወደተሻለ መንገድ እየመራን መሄድ እንችላለን ማለት ነው። እንጂ የኛ አቅም የማይፈቅደውን ነገር እያደረግን ምናምን መሄድ መቻል የለብንም ማለት የምናደርገውን ስራ። እኛ መርጠንና ወስነን በዚህ መልኩ ብናደርገው የተሻለ ነው ብለን ያሰብነውን ስራ ነው ማድረግ ያለብን ማለት ነው። ይህንን እያደረግን ስንሄድ ከእኛ ጋር ያለውን ሁሉንም ነገር እያሸሻልንና እየቀየርን መሄድ እንችላለን ማለት ነው። ጊዜያችን በአግባቡ መጠቀም መቻል ይኖርብናል የእያንዳንዳችን እንቅስቃሴ ወይም የምንሰራው ስራ በጊዜ የተገደበ ስለሆነ። ይሄንን ጊዜ ደግሞ በአግባቡ መጠቀም መቻል ይኖርብናል ማለት ለምንሰራው ስራ ያለንን ጊዜ ከፋፍለን መጠቀም መቻል አለብን ማለት ነው ይህንን እያደረግን ስንሄድ ነው። ከእኛ ጋር ያለውን ሁሉንም ነገር መቀየር እና ማስተካከል እምንችለው ማለት ነው። በአጠቃላይ ደግሞ ከዚህ ካለው ሁኔታ አንፃር በትምህርት ወይም በተማሪነት ደረጃችን ጊዜያችን ለጥናት ከፋፍለን ማድረግ መጠቀም መቻል አለብን ማለት ነው። ይሄንን እያደረግን ስንሄድ ከእኛ ጋር ያለው ሁኔታ እየቀየርን እያሻሻልን ሁሉንም ነገር እየለወጥን መሄድ እንችላለን ማለት ነው። እንደዚህ ካልሆነ ከእኛ ጋር የምናሳየው ለውጥ የዚያን ያክል አይሆንም ማለት ነው። ጊዜን በአግባቡ መጠቀም መቻል አለብን ማለት ነው። ሶሻል ሚዲያ አጠቃቀማችን ጋር የራሱ ጊዜ መስጠት ለጥናት ይህን ታህል ጊዜ እንደዚህ እንደዚህ እያልን እየከፋፈልን ጊዜያችን በአግባቡ መጠቀም ብንችል መልካም ነው ማለት ነው ይሄንን እያደረግን ስንሄድ ነው። ከእኛ ጋር ያለውን ሁኔታ ሁሉን ነገር እያስተካከልንና እየቀየርን መሄድ እምንችለው ማለት ነው። ይሄንን እያደረግን ከሄድን ሁሉን ነገር ማስተካከልና ማሳካት ነገሮችን በፈለግነው መልኩ ማስቀጠል እንችላለን ማለት ነው። ይሄንን እያደረግን መሄድ አለብን ማለት ነው። እና አብዛኛውን ጊዜ ደግሞ በዚህ ከትርፍ ጊዜያችን ውጭ ያሉ ነገሮች ማለት ለጥናት ከምንጠቀማቸው እንደዚህ ሶሻል ሚዲያ እምንጠቀምባቸው ውጪ ያሉ ደግሞ ራሳችን ቁጭ ብለን ለራሳችን ጊዜ ሊኖረን ይገባል ማለት ለመዝናኛ እምንጠቀመው ጊዜ መኖር መቻል አለበት ማለት ነው። ራሳችን እምናዝናናበት ከጓደኞችን ጋር እምናወራበት በቃ ራሳችን እምናዳምጥበት ለየት ያለ ጊዜ ማሳልፍ ሊኖርብን ስለሚችል ራሳችን በዚህ መልኩ ማዘጋጀት መቻል አለብንና ጓደኛችን ጋር ደግሞ የምናሳልፈው ጊዜ ጥሩ መሆን መቻል አለበት ማለት ነው። ይህንን እያደረግን ስንሄድ እያንዳንዱን እንቅስቃሴያችን እየተስተካከለና እያማረ ይሄዳል ማለት ነው። ይሄንን ማድረግ ከቻልን ደግሞ እኛ በእያንዳንዳችን እንቅስቃሴ ወይም በምንሰራው ስራ ደስተኞች እየሆን ራሳችን እየቀየርንና እያሸሻልን መሄድ እንችላለን ማለት ነው። እንደዚህ ካልሆነ ግን እያንዳንዱ ስራችን ጋር ደስተኛ ካልሆን ውጤታማ ልንሆን አንችልም ማለት ነው። ስለዚህ የእያንዳንዱ ተግባራችን ጋር ደስታ የተሞላበት እና የምናደርገውን ስራ ወደነው አፍቅረነው ማድረግ መቻል አለብን ማለት ነው። ይሄንን እያደረግን ስንሄድ በሁሉም ነገር እኛም ውጤታማ እየሆንና ራሳችን እየቀየርን ራሳችን በምንፈልገው መልኩ እየሄደ እንደሆነ እያወቅንና እየተረዳነው እንመጣለን ማለት ነው። ይሄንን እያሳካንና እያስተካከልን ከሄድን ከእኛ ጋር ብዙ ለውጦችንና የተለያዩ ደስ የሚሉ ነገሮችን እያገኘን በምናደርገው በእያንዳንዱ እንቅስቃሴያችን የተሻለና የተለየ ነገር እያገኘን መሄድ እንችላለን ማለት ነው። በዚህ መልኩ ቢሆን አሪፍ ነው። በተቻለን መጠን የእያንዳንዳችን እንቅስቃሴ በዚህም መንገድ ማስቀጠል መቻል አለብን ብዬ አምናለሁ ማለት ነው። ስለዚህ የምናደርገው ስራ በዚህ መልኩ መሄድና መቀጠል መቻል እንዳለበት አምናለሁ ማለት ነው። በዚህ እያደረግን ራሳችን የምናደርገው ስራ አስበንበትና ባቀድነው መልኩ እንዲሄድ ጊዜያችን በአግባቡ መጠቀም መቻል ይኖርብናል። ሁሉም እንቅስቃሴ ወይም ሁሉም ስራ በጊዜያችን የተገደበ ስለሆነ ጊዜያችን በአግባቡ መጠቀም መቻል ይኖርብናል ማለት ነው። ይህንን እያደረግን ከሄደን ከእኛ ጋር ማሳካት የምንፈልገውን ነገር እና ወይም ከምንፈልገው ደረጃ ወይም ቦታ ለመድረስ ጊዜያችን በአግባቡ መጠቀም ይኖርብናል ማለት ነው። ይሄንን እያደረግን ስንሄድ ከእኛ ጋር ያለውን ሁሉንም ነገር ማወቅ

ምን አዲስ ነገር መማር ትፈልጋለህ? አዲስ ነገርን የመማር እምፈልገው ማለት ይሄ ኦንላይን ነገሮች አሉ አዳዲስ ስራዎች ይመጣሉ። ይሄ ለርኒንግ ሲስተሞች ማለት ነው ኢ ለርኒንግ ሲስተም ኤሌክትሮኒክ ለርኒንግ ማለት ነው። እና መማር ከቻልኩኝ በቃ የምፈልገውን ነገር ወይም የምፈልገውን የቴክኖሎጂ ውጤት በአግባቡ መጠቀም እችላለሁ ማለት ነው። ይሄንን በአግባቡ መጠቀም ከቻልኩ ደግሞ ከእኔ ጋር ትልቅ ለውጥ እና የምፈልገውን ነገር ማሳካት እና ማሸሻል እችላለሁ ማለት ነው። ይኸንን እያደረኩኝ ከሄዱኝ ደግሞ ከእኔ ጋር የምፈልገውን ነገር በምፈልገው ሰዓት እና ጊዜ መጠቀም እና ወደ ተሻለ ጥቅም ማምጣት እችላለሁ ማለት ነው። ይሄን እያደረኩኝ ከሄዱኝ ከእኔ ጋር ትልቅ ለውጥ እንዳለው አምናለሁ ማለት ነው። ከእኔ ጋር ደግሞ ትልቅ ለውጥ እንዳለው ካመንኩኝ በራሴ በምሰራው ስራ ጋር ትልቅ ለውጥና የተሻለ አስተዋጽኦ እያገኘሁበት እና ራሴን ወደ ጥሩ መንገድ እየመራሁበት እና እያስተካከልኩት መሄድ እችላለሁ ማለት ነው። በዚህ መልኩ የማደርገው ስራ የተሻለና አሪፍ የተስተካከለ ቢሆን መልካም ነው ማለት ነው። እንጂ ይህ ካልሆነ በራሴ ጋር ትልቅ ተጽዕኖ ሊያመጣብኝ ስለሚችል። አዲስ አዲስ አዳዲስ ነገሮችን ሲፈጠሩ ወይም አዳዲስ ነገሮች ተሰርተው በሚመጡበት ጊዜ እነሱንም መጠቀም ለመቻሌ እኔ የቴክኖሎጂ አዳዲስ የቴክኖሎጂ ትምህርቶችን መማርና መውሰድ መቻል ይኖርብኛል ማለት ነው። ይሄንን እያደረጉ ሲሄድ ነው እኔ ሁሉን ነገር ማሳካትና ማስተካከል በጥሩ መንገድ መጠቀም እምችለው ማለት ነው። ይህ ካልሆነ ግን ከእኔ ጋር እነዚህ የሚፈጠሩ ወይም የሚሰሩ አዳዲስ ነገሮችን ማወቅ አልችልም ልል እችላለሁ ማለት ነው። ይሄንን አዳዲስ ነገር ማወቅና መማር ደግሞ አልችል ካልኩኝ እኔ የምፈልገውን ነገር በምፈልገው ሰዓት መጠቀም አልችልም ማለት ነው። ስለዚህ የምፈልገውን ሰዓት በምፈልገው ሰዓት መጠቀም አለመቻሌ ደግሞ ከእኔ ጋር ትልቅ ጉዳት ሊያመጣ ይችላል ማለት ነው። ማለት መጠቀም ፈልጌ አለመጠቀም ሊሆን ይችላል እንዲሁም ስራ ለመስራት ፈልጌ አለመሰራት ሊሆን ይችላል ምክንያቱም ይሄንን አዳዲስ ነገር ማወቅና ማግኘት ባለመቻሌ ማለት ነው። ስለዚህ አዳዲስ ነገሮች በሚፈጠሩ ሰዓት እና ክሬድ በሚሆኑ ሰዓት እኔ እነዚህን ነገሮች ለመማር ሙከራ ባደርግ ከእኔ ጋር ከህይወቴ ጋር ትልቅ ለውጥና አሪፍ ነገር ሊያስገኘኝና ሊሰጠኝ ይችላል ማለት ነው። ይሄንን እያደረኩኝ ከሄድኩኝ ነው ከእኔ ጋር ያለውን ለውጥ መጠቀምና ማየት ማሸሻል እምጀምረው ማለት ነው። ይሄንን እያደረኩኝ ከሄደኩኝ ከእኔ ጋር አሪፍ ለውጥ እየመጣና የተሻለ ጥቅም እየሰጠኝ እያሸሻልኩትና ወደተሻለ መንገድ እየመራሁኝ እያስተካከሉት መሄድ እችላለው ማለት ነው። ይሄንን እያደረኩኝ ከሄድኩኝ ያለው ሁኔታው ሁሉንም ለውጥ በተገቢው ሰዓት እና ጊዜ እና ቦታ መጠቀም እችላለሁ ማለት ነው። ይሄንን ደግሞ በተገቢው ጊዜና ቦታ መጠቀም ከቻልኩ በራሴ ላይ ትልቅ ለውጥ ላገኝ እችላለሁ ማለት ነው። ማለት የምፈልገውን ነገር በምፈልገው ሰዓት መጠቀም እችላለሁ ማግኘት ያለብኝን ነገር በሰአቱም ማግኘት እችላለሁ ማለት ነው። ይሄን እያደረኩኝ ከሄዱኝ ከእኔ ጋር ትልቅ ለውጥ ሊያመጣና ሊያስገኘኝ ስለሚችል ይህንን እያደረኩኝ መሄዴ ለኔ ትልቅ ጥቅም እና የተለየ አስተዋጽኦ ይሰጠኛል ማለት ነው። ይህንን እያደረኩ ከሄድኩኝ በኔ ጋር አሪፍ የሆነን ለውጥ ትልቅ ተጽዕኖ ሊያመጣ ስለሚችል ይህንን ማሳካትና ማስተካከል ይኖርብኛል ማለት ነው። ይሄንን እያደረኩ ከሄዱኝ ከእኔ ጋር ያለውን ሁሉንም ለውጥ በተሻለ መልኩ ማየትና ማሳካት ማስተካከል ራሴን ወደ ጥሩ መንገድ መውሰድና መምራት እችላለሁ ማለት ነው። ይሄንን እያደረኩኝ ከሄዱ ደግሞ ከእኔ ጋር ሊኖረው እሚችለውን ለውጥ ማስተካከል እና ራሴን ወደተሻለ ቦታ ወደ ጥሩ ሁኔታ መውሰድና መምራት እችላለሁ ማለት ነው። ይሄንን እያደረኩ ከሄድኩ ከእኔ ጋር የሚኖረውን ለውጥ በአግባቡ እየተጠቀምኩና ራሴን ወደ ጥሩ ነገር እየመራሁት የምፈልገውን ነገር በምፈልገው ሰዓት እና ቦታ በምፈልግበት ሰዓት መጠቀም እችላለሁ ማለት ነው። ይሄንን ማድረግ እምችለው ግን አዳዲስ የሚወጡ የቴክኖሎጂ ምርቶችን መማር ስችል ነው ማለት ነው። ይሄንን ማድረግ ከቻልኩኝ የምፈልገውን ነገር በምፈልገው ሰዓት ጊዜና ቦታ መጠቀም እችላለሁ ማለት ነው። ይሄንን የምፈልገው ነገር በምፈልገው ጊዜና ቦታ መጠቀም መቻሌ ደግሞ ከእኔ ጋር ትልቅ ለውጥና አሪፍ ጥቅም ሊሰጠኝ ስለሚችል ይህንን የማድረግ ልምድ እንዲኖረኝ ማዳበር መቻል አለብኝ ማለት ነው። ወይም አዳዲስ ነገሮች በሚወጡ ሰዓትና ክሬት በሚደረጉ ሰዓት እኔ ለመማር ሙከራ ማድረግ እና ዝግጅት ማድረግ ይኖርብኛል ማለት ነው። ይሄንን እያደረኩ ከሄድኩኝ ከእኔ ጋር የሚኖሩ ለውጦችንና መሳካት ያለባቸውን ነገሮችን እያስተካከሉኝ እያሳካሁ መሄድ እችላለሁ

በስራ ጊዜ እረፍት አደርጋለሁኝ አዎ አብዛኛውን ጊዜ ስራ ሰርቼ እኔ በሚደክመኝ ጊዜ እረፍት ለማድረግ እሞክራለሁ ማለት ነው። እረፍት በማደርግበት ጊዜ እንደገና ከድካሜ አገግሜ ወደምሰራው ስራ በአግባቡ ውጤት ለማምጣት እና ራሴን ወደ ጥሩ መንገድ ለመቀየር ሙከራ ማደርግበት ስለሆነ። በስራ ላይ እረፍት ግድ ነው ማለት። ቀኑን ሙሉ መስራት ወይም ያለ እረፍት መስራት ስራው ስራ ጋር አብረው ላይሆድልን ይችላል። ማለት መድከም መሰላቸት ሊመጣ ስለሚችል የምንሰራውን ስራ በአግባቡ እየሰራን መሄድ መቻል አለብን ማለት ነው። እሂንን እያደረግን ከሄድን ደግሞ እኛ መስራት ያለብን ነገር በዚህ መልኩ እስከሆነ ድረስ ራሳችን ወደተሻለ ጊዜና ቦታ እየወሰድነው እያስተካከልነ ራሳችን ወደ ጥሩ መንገድ እየመራን መህድ እንችላለን ማለት ነው። ይህንን እያደረግን በምንህድበት ጊዜ ከእኛ ጋር ያለውን ሁኔታ እና ራሳችን እየቀየርን እያስተካከልን መህድ እንችላለን ማለት ነው። ማለት በምንስራው ስራ ጋር እረፍት አስፈላጊ እንደሆነ እና ለምንስራው ስራው ውጤታማነትም ትልቅ የሆነ ድርሻ አስተዋጽኦ እንዳለው አምነን በእያንዳንዳችን በምንሰራው ስራ ላይ እረፍት እያደረግነ መሆን መቻል አለብን ማለት ነው። ይሄንን እያደረግን ስንሄድ ከእኛ ጋር ትልቅ ለውጥ መምጣት እንደሚችል አምነን መንቀሳቀስ መቻል ይኖርብናል ማለት ነው። ይህንን እያደረግን ከሄድን ከእኛ ጋ ሁሉም ነገር እየተስተካከለና እየተሻሻለ ወደ ጥሩ መንገድ እየመጣ መህድ ይችላል ማለት ነው። በስራ ላይ እረፍት አስፈላጊ ና መወሰድ ያለበት ነገር ነው ማለት ነው። እንደገና በአዲስ መንፈስ ያንን ስራ ለማከናወን በቃ ዝግጁ እንሆናለን ማለት ነው። ነገር ግን ያለ እረፍት በምንሰራበት ጊዜ ድካም ይኖራል መሰላቸት ይኖራል እንዲሁም ከምንሰራው ስራ ላይ ትልቅ ለውጥ ላናገኝበትና ትልቅ ጥቅም ለእኛ ላይሰጠን ይችላል ማለት ነው። እሄን ጥቅም እና የተለየ ጥቅም ካላገኘንበት ደግሞ እኛ እየተደበርን እና እየተሰላቸን እንሄዳለን ማለት ነው። እየተደበርንና እየተሰላቸን ከሄድነ ደግሞ እኛ በምንሰራው ስራ ጋ ደስተኛ አንሆንም ማለት ነው። በምንሰራው ስራ ደስተኛ ካልሆነ ደግሞ ከሰራነው ስራ ላይ ውጤት ማስመዝገብ እና ውጤት ማግኘት አንችልም ማለት ነው። ስለዚህ የምን ስራውን ስራ ወደነውና አክብረነው መስራት እስካለብን ድረስ በስራችን ውስጥ እረፍት አስፈላጊ ነገር ነው ማለት ነው። የእያንዳንዳችን ተግባር ወደ ጥሩ ነገር እየተቀየረና እየተሸሻለ ራሳችን በምንፈልገው መልኩ እየመራን መሄድ እንችላለን ማለት ነው። ይሄንን እያደረግን ስንሄድ ከራሳችን ጋር ጥሩ ለውጥ እና ትልቅ ለውጥ ሊኖረው እንደሚችል እያመነ መሄድ እንችላለን ማለት ነው። እሄነን በምናደርግበት ጊዜ ከእኛ ጋ ትልቅ ለውጥ እያመጣን እያስመዘገብንና እያሸሻልን መህድ ይኖርብናል ማለት ነው። ራሳችን በዚህ መልኩ እያዘጋጀንና እያሻሻልነ መህድ አለብን ማለት ነው። ይህንን እያደረግን ከሄድን ከእኛ ጋር ትልቅ ለውጥ ሊያመጣልና ሊያስመዘግብልን እንደሚችል እያመነ መሆን መቻል አለበት ማለት ነው። ከዚህ ውጪ ከሆነ እኛ በምንሰራው ስራ ላይ ትልቅ ለውጥ ላይኖረው ስለሚችል የምንሰራው ስራ እረፍት አላስፈላጊና ወሳኝ ነገር መሆኑን አምነን ለእያንዳንዳችን መውሰድ ያለብን ነገር እስካሆነ ድረስ ራስ እረፍት እያደረግን መስራት ይኖርብናል ማለት ነው። እረፍት እያደረግን የምንሰራው ስራ አንደኛ እኛ ከድካማችን እንታደጋለን ሁለተኛ ደግሞ በአዲስ መንፈስ እና በአዲስ አምሮ ድጋሚ ያን ስራ ስንሰራው ውጤታማ መሆን እንችላለን ማለት ነው። ብዙ ትርፎችን ማትረፍና ማግኘት ማሳደግ ማሸሻል እንችላለን ማለት ነው። ስለዚህ እሄንን እያደረግን በምንድበት ጊዜ እኛ ራሳችንን እየቀየርንና እያሻሻልን ወደ ጥሩ መንገድ እየመራነውና እያሳካነው እያስተካከልነው መህድ እንችላለን ማለት ነው። እሂንን እያደረግን መሄዳችን ደግሞ ለእኛ ትልቅ ለውጥና ትልቅ አስተዋጽኦ አለው ማለት ነው። እሂንን እያደረግን መዳችን በእኛ በምንሰራው ስራ ላይ ትልቅ ለውጥ እያመጣልን እና ጥሩ ውጤት እያስመዘገብን ራሳችን ወደ ምን ፈልገው መልኩ እየወሰደ ነው እና እየመራን ስለሆነ ለእኛ ደግሞ ጥቅም እስከሰጠን ድረስ እሂንን ነገር ማድረግ እንዳለብን አምነን መተግበር መቻል አለብን ማለት ነው። እሂነን ወደ ተግባር ስናመጣው ደግሞ ከምንሰራው ስራ ጋር ተያያዥነት ያለው እስከሆነ ድረስ ራሳችንን እየቀየርንና እያሸሻልንበት ጥቅም እያገኘንበት መሄድ እንችላለን ማለት ነው። በዚህ መልኩ መሆኑን አሪፍና የተለየ ትኩረት እያስገኘን ራሳችን ወደ ጥሩ መንገድ እየወሰድንና እያሳካንበት ሊሆን ይችላል ማለት ነው። እሆነን በምናደርግበት ጊዜ እኛ ራሳችንን እየቀየርን መህድ ይኖርብናል ማለት ነው

የስራ ቦታህ እንዴት ነው? አብዛኛውን የስራ ቦታዬ ጥሩ ጥቅም ሊሰጠኝ የሚችል እስከሆነ ድረስ ይሄንን እኔ እያደረኩኝ እያሻሻልኩኝ መሄድ ይኖርብኛል ማለት ነው። እኔም በአግባቡ እየተገበሩና እየቀየሩ ራሴን እያሸሻልኩ መሄድ መቻል አለብኝ ማለት ነው። ይሄንን እያደረኩ ከሄድኩኝ ነው እኔ ከእኔ ጋር ያለውን ለውጥ እያየሁና እያሸሻልኩ መሄድ አለብኝ ማለት ነው። ይሄንን እያደረኩኝ ከሄዱኝ ከእኔ ጋር ያለውን ለውጥ በአግባቡ እየተጠቀምኩና በጥሩ መንገድ እያወቅኩት መሄድ እና የስራ ቦታዬ በጣም ምቹ አሪፍ የሆነ ብዙም ጫጫታ የማይበዛበት በቃ አሪፍ ጥቅም የተለየ ጥቅም የሚሰጠኝ ደስ የሚለኝ ቦታ ስለሆነ የስራ ቦታዬን በጣም እወደዋለሁ ማለት ነው። የስራ ቦታዬን ለኔ የተሻለና ደስ የሚል ጥቅም እያስገኘኝ ነው ማለት ነው። ይሄንን እያደረኩኝ ከሄድኩኝ ደግሞ ከእኔ ጋር ትልቅ ለውጥ እና የተለየ ነገር እያገኘሁበት እና እያሻሻሁኝ እሄዳለሁ ማለት ነው። ይሄንን እያደረኩኝ ከሄድኩኝ ደግሞ ከእኔ ጋር ትልቅ ለውጥ እያገኘሁ አስከከሆነ ድረስ ይሄንን ነገር ማድረግ መቻል አለብኝ ማለት ነው። ይህንን እያደረኩኝ ከሄዱኝ እኔ በስራ ቦታዬ እየወደድኩትና፤ እያከበርኩት፤ ደስተኛ እየሆንኩኝ፤ በምሰራው ስራም ውጤታማ እየሆንኩኝ፤ መሄድ እችላለሁ ማለት ነው። ስለዚህ የስራ ቦታዬ በጣም እየተመቻችና አሪፍ የሆነ ደስ የሚል ነገር ያለው ነው ማለት ነው። ይህ እኔ የምሰራው ስራ ቦታዬ ለኔ በጣም የተለየ ደስ የሚል ጥቅም የሚያስገኝና፤ እያስደሰተኝ የሚመጣ ነው ማለት ነው። ይሄ የሚያስደስተኝ እና የተለየ ጥቅም እየሰጠኝ ከመጣ ደግሞ ራሴን እየቀየርኩበትና እያሸሻልኩበት እሄዳለሁ ማለት ነው። ይሄንን እያደረኩኝ መሄዴ ለኔ ትልቅ ጥቅም እና የተለየ ደስ የሚል ስሜት እየሰጠኝ ይሆናል ማለት ነው። እንዲሁም የምሰራውን ስራ እየወደድኩትና ደስ የሚል ነገር እያገኘሁበት መሄድ እችላለሁ ማለት ነ። ይሄንን እያደረኩኝ መሄዴ ለኔ ትልቅ ለውጥ እና ደስ የሚል ነገር እያገኘሁበት እና እያሸሸ አልኩኝ ራሴን እየቀየርኩ መሄድ እችላለሁ ማለት ነው። ይሄንን እያደረኩ ከሄድኩ ከእኔ ጋር ትልቅ ለውጥ እየመጣና የምፈልገውን ነገር በምፈለገው መልኩ እያስኬድኩኝና እያሳካው መሆን መቻል አለበት ማለት ነው። ይህንን እያደረኩኝ ከሄድኩኝ እኔ በማደርገው ስራዬና በምተገብረው ተግባሬ ደስተኛ እየሆንኩና ውጤታማ እየሆንኩኝ እመጣለሁ ማለት ነው። ይሄንን እያደረኩኝ ከሄድኩኝ ከእኔ ጋር ትልቅ ለውጥና የተሻለ ነገር አሪፍ ነገር እያስገልኝ ይመጣል ማለት ነው። ይሄንን ማድረጌ ደግሞ ከእኔ ጋር ትልቅ ለውጥና አሪፍ ነገር እየተቀየረ ሁሉም ነገር እየተስተካከለና መሆን ያለበት በጊዜው እየሆነ ሁሉም ነገር እየተስተካከለ ይመጣል ማለት ነው። ስለዚህ ይሄንን እያደረኩኝ መሄዴ ከእኔ ጋር ትልቅ ለውጥና ትልቅ አስተዋጽኦ እንዳለው አምኜ ራሴን እየቀየርኩና እያሸሻልኩኝ ራሴን በምፈልገው መልኩ እያስኬድኩኝ እና እየቀየርኩ እየለወጥኩኝ መምጣት ይኖርብኛል ማለት ነው። ራሴን በዚህ መልኩ እያስኬድኩ፤ እየለወጥኩና እያስተካከልኩ የሄደው ደግሞ ከእኔ ጋር በምሰራው ስራዬ ላይ ጥሩ ውጤት እያስገኘልኝ እና ራሴን እየቀየርኩኝ እሄዳለሁ ማለት ነው። በዚህ መልኩ ማድረግ መቻላችን ለእኛ ደስ የሚል ስሜት እና አሪፍ ነገር እያገኘንበት ራሳችንን እያወቅኩበት ራሴን ወደ ጥሩ ነገር እየመራሁበትና ራሴን እያስተካከለሁበት መሄድ የሚችል ነው ማለት ነው እንደዚህ እያደረግን ከሄደ እኛ በምንሰራው ስራ ጋር ትልቅ ውጤት ማምጣትና ማስመዝገብ እንችላለን ማለት ነው። ስለዚህ የስራ ቦታ ጥሩ ነው ማለት ነው። የስራ ቦታ እኛ ለምንሰራው ስራና ተግባራችን የተሻለና ደስ የሚል ስሜት የሚሰጠን ራሳችንን መቀየር እና ማወቅ ምንችልበት ነው ማለት ነው። በዚህ መልኩም መሆኑ ደግሞ እኛ የምንሰራው ስራ ጋር ትልቅ ለውጥ እያመጣና እያሸሻለ የተለየ ጥቅም እየሰጠንና እያገኘንበት መሄድ እንችላለን ማለት ነው። በዚህ መልኩ ራሳችን ማዘጋጀትና ማስተካከል ራሳችን በዚህ መልኩ እየቀየርን እና ራሳችን በዚህ መልኩ እያወቅ፣ እያስተካከልን የምንፈልገውን ነገር እያደረግን መሄድ እንችላለን ማለት ነው። ይሄንን እያደረግን መሄዳችን ለኛ ትልቅ ለውጥ እያመጣልን፤ ራሳችን በምንፈልገው መልኩ እየሆነና እየተስተካከለ ይሄዳል ማለት ነው። የስራ ቦታ በዚህ መልኩ ጥሩ ነው ማለት ነው። የተመቸኝና ትልቅ ለውጥ እየመጣና የምፈልገውን ነገር በምፈለገው መልኩ እያስኬድኩኝና እያሳካው መሆን መቻል አለበት ማለት ነው። ይህንን እያደረኩ ከሄድኩኝ እኔ በማድረግ ውስጥ ስራዬን እና በምተግብረው ተግባሬ ደስተኛ እየሆንኩኝ እና

በመሬት ላይ መቀመጥ ተመቸ ወይ? አዎ ማለት አብዛኛውን ጊዜ መሬት ጋር መቀመጥ ይመቸኛል። አረንጓዴ ቦታዎች። ከሆኑ እነዚህ አረንጓዴ ቦታዎች ላይ እኔ መቀመጥ በጣም እወዳለሁ ማለት ብቻዬን ቁጭ ብዬ እያወራሁኝ ተፈጥሮን እያደነኩኝ በተፈጥሮ እየተመሰጥኩኝና ራሴ ጋ እያወራሁ በቃ እየተነጋገርኩኝ ራሴን እንዳቅና ብዙ ነገሮችን እንዳስተካክል የማደርግበት ሁኔታ ነው ማለት ነው። ስለዚህ ይሄንን እያደረኩ ከሄድኩ ደግሞ ለኔ ሊሰጠኝ የሚችልና ልዩ ጥቅም እያገኘሁበት እሄዳለሁ ማለት ነው። ይሄንን ልዩ ጥቅም እያገኘሁ እና እየሰጠኝ ከሄደ ደግሞ እኔ መተግበርና ማድረግ ማሻሻል ያለብኝ ነገር ነው ማለት ነው። ይህንን እያደረኩኝ ከሄዱኩ ደግሞ ለእያንዳንዱ እንቅስቃሴና ተግባሬ ትልቅ ለውጥ እየሰጠኝና ጥቅም እያገኘሁበት እሄዳለሁ ማለት ነው። ይሄንን ጥቅም እያስገኘኝ እና እየሰጠኝ ከሄደ ደግሞ ለኔ መስራት እና ማድረግ ያለብኝ ተግባር ነው ማለት ነው። ይሄንን እያደረኩ ስሄድ ለኔ የማገኘው ጥቅም ደስ የሚልና ከፍ ያለ ነገር እስከሆነ ድረስ ይሄንን ነገር እያሻሻልኩኝና እያስተካከልኩኝ መሆኑን መቻል አለበት ማለት ነው። ስለዚህ ይህንን እያደረኩኝ ከሄድኩኝ ባለው ሁኔታ አንፃር ራሴን እየቀየርኩ ወደ ጥሩ መንገድ እያስተካከልኩ ራሴን በምፈልገው ደረጃና መልኩ እያሳካው ራሴ ወደምፈልገው ነገር እየወሰድኩኝ እየሆናል ማለት ነው። ስለዚህ ይሄንን በማደርግበት ጊዜ እኔ ደስተኛና የማደርገው ስራ ለኔ በጣም ጥሩም ደስ የሚል ስሜት እስከሆነ ድረስ ይሄንን ተግባሬን እያደረኩና እያከናወንሁት ጥሩ ነገር እየሰጠኝ መሆን መቻል አለበት ማለት ነው። ይህ ከሆነ ደግሞ እኔ በእያንዳንዱ ተግባሬና ስራዬ ላይ ትልልቅ ለውጦችን እያገኘሁና እያሸሻልኩኝ መሄድ እችላለሁ ማለት ነው። ይሄንን እያደረኩ በምሆንበት ጊዜ ለኔ ልዩ ተግባርና ደስ የሚል ስሜት እየሰጠኝ ይሆናል ማለት ነው። ይሄንን እያደረገ እና እየሰጠኝ ከሄዱኩ ደግሞ ለኔ የተሻለ ነገር እና ደስ የሚል ጥቅም ወይም ስሜት እያገኘሁበት ነው ማለት ነው። ይሄንን እያገኘሁ ከሄዱኝ ደግሞ እኔ የተሻለ ነገር እና ደስ የሚል ነገር ይሰጠኛል ማለት ነው። ይሄ ደግሞ ለኔ ደስታ ከሰጠኝና የተሻለ ነገር ካገኘሁበት ራሴን እየቀየርኩና እያስተካከልኩ መሄድ እችላለሁ ማለት ነው። ራሴን በዚህ መልኩ እያስተካከሉና እየቀየሩክ ከሄዱኩ ደግሞ ለኔ ጥቅም ይሰጠኛል ማለት ነው። ስለዚህ ይሄንን እያደረኩ ከሄድክ ለኔ የማገኘው ጥቅም በጣም ደስ የሚልና የተስተካከለ እየሆነ ይመጣል ማለት ነው። ይህ የማገኘው ጥቅሙ የተስተካከለና ደስ የሚል እየሆነ ከመጣ እኔ ሁሉንም እንቅስቀሴዬን ወድጄውና አክብሬው እያደረኩት ራሴን የቀየርኩበትና እየተማርኩበት እመጣለሁ ማለት ነው። ይሄንን እያደረኩ ከሄዱኩ ደግሞ እኔ በማድረገው በእያንዳንዱ እንቅስቃሴና ተግባሬ ደስተኛ ነኝ ማለት ነው። በእያንዳንዱ እንቅስቃሴና ተግባሬ ደስተኛ ከሆንኩ ደግሞ የምፈልገውን ነገር በምፈልገው ጊዜና ቦታ ማድረግ እና መተግበር ማከናወን እችላለሁ ማለት ነው። ይሄንን እያደረኩ ከሄድኩ ደግሞ እኔ ደስተኛ እያሆንኩኝ ራሴን እየቀየርኩና እያስተካከልኩ እያሻሻልኩኝ መሄድ እችላለሁ ማለት ነው። ይሄን እያደረኩ መሄድ ደግሞ ለኔ ትልቅ ለውጥ እያመጣልኝ እና የተለየ ጥቅም እየሰጠኝ ነው ማለት ነው። ይህ ለኔ የተለየ ጥቅም እየሰጠኝ እና ራሴን እያወቅኩበት እያሻሻልኩበት ከሆነ በጣም አሪፍ ነገር እያገኘሁበት ነው ማለት ነው። ይሄንን ላስቀጥለውና ደስተኛ ሊያደርግ የሚችል ተግባር ነው ማለት ነው። ይሄንን እያደረኩኝ ከሄዱኝ ለኔ የተለየ ጥቅም እያስገኘኝ እስከሆነ ድረስ ከዚህ ተግባሬ ወደኋላ ማለት የለብኝም ማለት ነው። ምክንያቱም ይህ እያደረኩት ያለ ተግባር ለኔ ጥቅም እና ደስታን እየሰጠኝ እስከሆነ ድረስ ይህንን ሳደርግ እኔ ወድጄና አፍቅሬው መሆን መቻል አለበት ማለት ነው። ከዚህ ውጪ ከሆነ የምሰራው ስራ ተግባርና ውጤት ላይመጣ ይችላል ማለት ነው። በዚህ መልኩ ከሆነ እኔ ራሴን እየቀየርኩና እየሻሻልኩኝ ራሴን ወደምፈልገው ቦታና ሰዓት እየወሰድኩ እያሸሻልኩ እየመራሁት ሊሆን ይችላል ማለት ነው። ይህ ካልሆነ ግን ሊሰጠኝ የሚችል ነገር ለኔ በጣም አናሳና ዝቅተኛ እየሆነ ሊመጣ ይችላል ማለት ነው። ይሄን የሚሰጠኝ ተግባር ደግሞ አናሳና ዝቅተኛ እየሆነ ከመጣ እኔ የማገኘው ጥቅም በጣም ዝቅተኛ እየሆነ ይመጣል ማለት ነው። ስለዚህ በመሬት ላይ መቀመጥ ደስታን ይሰጣል ለአምሮአችን እርካታና ሰላምን የተለየ ፍቅር ይሰጠናል ማለት ነው

የምትወደውን እንስሳ ምንድነው? እኔ የምወደው እንስሳ አንበሳ ነው ማለት። በጣም ጠንካራ እና በቃ ሀይል ያለው እስከሆን ድረስ ፀጉሩ ምናምን በቃ። የአንበሳው ፀጉሩ ደስ ይለኛል ኃይለኛነቱ ምናምን። ሌሎችን እንስሳ አድኖ ምግብ ማግኘት መቻሉና በቃ። ዛፍ ላይ እንደዚህ በቃ ወደዚህ ለሁሉ ጉልበቱ ምናምን በቃ። የተሻለ ስለሆነ ድረስ በቃ ደስ የሚል እንስሳ እሱ ነው በጫካ ውስጥ ከሚኖሩ እንስሳቶች መካከል እኔ የምወደው። እሱን ነው ማለት ነው። በቃ ደስ የሚል ነገር ነው አንበሳ ሲታይ ራሱ በቃ። ግርማ ሞገሱ ምናምን በቃ ያለው ሀይሉ። ደስ ይላል ማለት ነው። እንደገና ሌሎችን እንስሳ። በሚያራሩጡበት ጊዜ አሁን ጎሾች ጋር ጎሽ ጋር ሲገጥም አንበሳ። ደስ ይለኛል ማለት ነው። እሱ ጎሽዋን ለመብላት ጎሽዋ ደግሞ ከአንበሳው ለማምለጥ። በምታደርገው እንቅስቃሴ ማለት ነው እኔ በዛን ሰዓት በጣም ደስ እያለኝ እና። እየሳኩበት የሚሄድ ሁኔታ እስከሆነ ድረስ በቃ ደስ የሚለኝ ነገር አለ። ደስታን ይሰጠኛል ለኔ። ጫካ ውስጥ ያሉ እንስሳቶች ብዙ እንስሳቶች። አለ የብዙ መልካም ምድሮች የሚያሳይ። ቴሌቪዥን ማለት ነው እሱንም በማይበት ጊዜ ለኔ ልዩ ጥቅም እና የተለየ ነገር። እየሰጠኝ ነው ማለት ነው። በዛን ሰዓት እኔ ደግሞ ደስተኛና እርካታ እያገኘሁ እስከሆነ ድረስ ይህንን ነገር እያስተካከልኩና እየተከተሉት ነው ማለት ነው። ይህንን መከተል ከጀመርኩ ደግሞ ከእኔ ጋር ትልልቅ ለውጦችን እያየሁና የተሻለ ነገር እያገኘሁ እመጣለሁ ማለት ነው። ይህንን ትልልቅ ለውጥ እና የተሻለ ነገር ማግኘት ከቻሉ ደግሞ ከእኔ ጋር ትልቅ ለውጥ እየመጣና ደስ የሚል። ስሜት እያገኘሁበት እስከሆነ ድረስ ደስታ የሚሰጠኝ ነው ደስታ የሚሰጠኝን ነገር ነው ደግሞ የምከተለው ማለት ነው። ይሄንን እየተከተልኩ ከሄዱኝ እኔ በእያንዳንዱ ተግባሬ ጋር ደስተኛ ነኝ ማለት ነው። ይሄንን ደስታ ደግሞ ማግኘት እችላለሁ ማለት ነው። ይሄንን ደስታ ማግኘት ከቻልኩኝ በዚህ መልኩ ራሴን ማሳካትና ማስተካከል እችላለሁ ማለት ነው። ስለዚህ ይሄንን እያደረኩ ከሄድኩኝ ራሴን መቀየር እና በቃ ራሴን ወደምፈልገው መልኩ ማምጣት እችላለሁ ማለት ነው። እና በዱር እንስሳት አይቶ እንደ መዝናናት እንደ መሳቅ እንደ መጫወት በቃ ራስን ዘና እንደማድረግ የሚያስደስት ነገር የለም። በቃ ደስ ይላል የተለየ ጥቅም ይሰጠናል የተሻለ ነገር እያገኘንበት ነው ማለት ነው። ይሄ የተሻለ ጥቅም የሚያስገኝና ደስ ደስ የሚለንን ነገር እያደረግንና ራሳችንን እየቀየርን መሄድ እንችላለን ማለት ነው። ይሄንን እያደረግን ከሄድን። በተሻለ መልኩ ራሳችን ወደምንፈልገው ደረጃ እያሳደግንና እያጎለበትን መሄድ ይኖርብናል ማለት ነው። ይህንን እያደረግን ስንሄድ ነው ከእኛ ጋር ትልልቅ ለውጥ ሊመጣና ልናሻሽል የምንችለው ማለት ነው። በዚህ መልኩ መሆኑ ራሳችን እኛ እያወቅንበትና እየቀየርን ራሳችን ወደምንፈልገው መንገድ እየወሰድነው እንደሆነ። እየገባን ይመጣል ማለት ነው። እና የዱር እንስሳ አይቶ መዝናናት መሳቅ መጫወት በጣም ደስ የሚል ጥቅም ይሰጣል ማለት ነው። ራሳችን እንድናቅ ከራሳችን ጋር ጥሩ የሆነ ግንዛቤ እንዲኖረንና የተሻለ ጥቅም እያገኘንበት እንደሆነ ይነግረናል ማለት ነው። ይሄንን እያደረግን መሄዳችን ለእኛ ትልቅ ጥቅም እና ደስታን እየፈጠረልን ይሄዳል ማለት ነው። ይህንን እያደረግልን ከሄድን ደግሞ እኛ በእያንዳንዱ ተግባራችንና እንቅስቃሴያችን ራሳችንን መለወጥና ማሻሻል እንችላለን ማለት ነው። ይህንን እያደረግን ከሄድን ደግሞ እኛ በእያንዳንዱ ተግባራችንና እንቅስቃሴያችን ደስተኛ ነን ማለት ነው። በእያንዳንዱ ተግባራችንና እንቅስቃሴያችን ደስተኛ ከሆን ደግሞ የምንፈልገውን ነገር ማግኘት እንችላለን ማለት ነው። ስለዚህ የዱር እንስሳት አሁን ሚዳቋ አለች ሜዳቋ እሷ። ለአደን ትውላለች ለአደን ማለት ሰዎች አድኖ አሯሩጠው ይዘው ምናምን ለምግብነት ትውላለች ማለት ነው። እና ይቺ በጣም የምወዳት እንስሳ ናት። ምክንያቱም አረማመዷን ሲያዋት በቃ በጣም ገራሚ ነው። እንዴት እንደምትራመድ ማለት ነው። የተለየ ደስ የሚል ነገር አላት ማለት ነው ስለዚህ አረማምዷን አይተን ደግሞ እኛ መደሰት እንችላለን ማለት ነው። በዚህ መልኩ ከሆነ ደግሞ እኛ የምንፈልገውን ነገር ደረጃ ማግኘት እና ማሳካት ማስተካከል እንችላለን ማለት ነው። ይህንን እያደረግን ከሄድን እኛ በእያንዳንዱ ተግባራችንና እንቅስቃሴያችን የምንፈልገውን ነገር ማሳካትና ማሻሻል መለወጥ እንችላለን ማለት ነው። የዱር እንስሳት ማየትና መመልከት በጣም ያስደስተኛል።

ሳህኖችም መታጠብ ትወዳለህ? አዎ እወዳለሁ ማለት እያንዳንዱቹ ሳህኖች ታጥቦ መቀመጥ መቻል አለባቸው ማለት ነው። ምክንያቱም እነዚህ ሳኖች ለእኛ የምግብ መመገቢያችን እና የተለያዩ ምግቦችን የምናቀርብበት እና የምንመገብበት እስከሆነ ድረስ መታጠብ አለባቸው ማለት ነው። ምክንያቱም ካልታጠቡ እነዚህ ምግቦችን በምናደርግበት ጊዜ የተለያየ ባክቴሪያዎች ሊኖሩ ስለሚችሉ እነዚህ ባክቴሪያዎች ደግሞ የተለያዩ ህመሞችን ሊያስከትሉ ስለሚችሉ እነዚህን ማጥበን መቻል አለብን ማለት ነው። እነዚህን ስንጠቀም አጥበን መሆን መቻል አለበት እንጂ ካላጠብናቸው ከእኛ ጋር ተጽዕኖ ሊያስከትሉብን ስለሚችሉ ይህንን አጥበን መቻል አጥበን መጠቀም መቻል አለብን ማለት ነው። እንጂ ይህንን ካላጠብነው ከእኛ ጋር ለውጥ ሊያመጣልን አይችልም ማለት ነው። በዚህ መልኩ መሆኑ ከእኛ ጋር ትልልቅ ለውጦችን ሊያስከትልና ሊያሻሽልልን ስለሚችል በዚህ መልኩ ራሳችንን እየቀየርንና እያስተካከልን መሄድ እንችላለን ማለት ነው። ይህ ካልሆነ ግን ከእኛ በእያንዳንዳችን ተግባራችን እና እንቅስቃሴያችን ጋር ትልልቅ ለውጥ ሊያመጣልን አይችልም ማለት ነው። ስለዚህ ያጸዳናቸው ይሄንን ተግባር ለማድረግ ይሄንን የምንመገብበትን ሳህኖች አጥበን መጠቀም መቻል አለብን ማለት ነው። ይሄንን አጥብን መጠቀም ከቻልን ከእኛ ጋር ትልልቅ ለውጥ እና የተሻለ ጥቅም ሊሰጠን ይችላል ማለት ነው። እንጂ ይህ ካልሆነ እኛ ልናገኘው የምንችል ጉዳት እንጂ ጥቅም አይኖረውም ማለት ነው። ስለዚህ ይህንን ለማድረግ እኛ በእያንዳንዳችን ይህንን የመመገቢያ ሳህናችንን እያጣብንና በጥሩ መልኩና በንጽህና ይዘን መጠቀም መቻል አለብን ማለት ነው። እንጂ ይህንን ካላደረግንም ለጤናችን ጎጂ ሊሆን ይችላል ማለት ነው። ማለት ለጤናችን ጎጂ ይሆናል ሲል በጤናችን ጋር ህመሞችን ሊያስከትሉ ይችላሉ ማለት ነው። የተለያዩ እንደ አሜባና ጃርዲያ ያሉ ሊያስከትለን ስለሚችል ይህንን በአግባቡ እና በጥንቃቄ መጠቀም መቻል አለብን ማለት ነው። ይሄ ካልሆነ ደግሞ ጤናችንን ጎጂና ህመም ካስከተለ በእኛ በሚኖረው ጋር ብዙ ወጪዎችን ልናወጣ እንችላለን። ምክንያቱም ከጥንቃቄ የጎደለው ስለሆነ ባልተጠበቀም መልኩ እኛ ብዙ ወጪዎችን ልናስወጣና ልናስከትል ስለምንችል ይሄንን በአግባቡ መሆን መቻል አለበት እና በጥንቃቄ መሆን መቻል አለበት ማለት ነው። ይሄ ካልሆነ ከእኛ ጋር ሊያስከትለው ጉዳት ከፍተኛ ስለሆነ እኛ ቅድመ ጥንቃቄ አድርገን ራሳችንን መጠበቅና መንከባከብ መቻል አለብን ማለት ነው። ይህንን እያደረግን ስንሄድ ነው በራሳችን ጋር ያለውን ሁሉንም ነገር መለወጥ እና ማስተካከል የምንችለው ማለት ነው። ከዚህ በመቀጠል ደግሞ ጊዜያችን ጋር በአግባቡ መጠቀም መቻል አለብን ማለት ነው። ጊዜያችን በአግባቡ ተጠቅመን እኛ የምንፈልገውን ነገር እያገኘን እና እያሻሻልን ወደ ጥሩ መንገድ እየቀየርነው መሄድ የምንችል ማለት ነው። በዚህ መልኩ ሲሆን እኛ የምንፈልገውን ነገር ማሳካት ማስተካከል ማሻሻል ይኖርብናል ማለት ነው። ይሄንን እያደረግን ስንሄድ የተለየ ጥቅም እየሰጠን እያሸሻልን መሄድ እንችላለን ማለት ነው። ስለዚህ ይህንን ማድረግ እንዳለብን ሁላችንም አውቀን ይኖርብናል ማለት ነው። ከዚህ በመቀጠል ደግሞ ሁሉም ነገር እየተስተካከለ የሚሄደው ይህንን ማድረግ ስንችል እስከሆነ ድረስ የራሳችን ሀላፊነት መወጣት ይኖርብናል ማለት ነው። ሀላፊነት ማለት እያንዳንዳችን ማድረግ ያለብና ማድረግ የሌለብን ተግባሮች ናቸው። እነዚህን ተግባሮች ደግሞ እየለወጥን በአግባቡ እኛ የሚሰጡን ሀላፊነቶች በአግባቡ እየተወጣን መሄድ ይኖርብናል ማለት ነው። ይሄንን በምናደርግበት ጊዜ እኛ የምናገኘው ጥቅም ነው ያለ ማለት ነው። ይሄ በዚህ ደግሞ ተጠቃሚ ለመሆን እያንዳንዳችን የሚሰጠንን ሀላፊነት በአግባቡና በጥንቃቄ መወጣት መቻል አለብን ማለት ነው። ይህንን ማሳካት ማስተካከል ይኖርብናል።

መተግበሪያዎችን ታወርዳለህ ወይ? አዎ አብዛኛዎችን አብዛኛውን ጊዜ መተግበሪያዎችን አወርዳለሁ ማለት መተግበሪያዎች ሲባል እነዚህ አንዳንድ ነገሮችን የምናስኬድበት መንገዶች ናቸው። ስለዚህ እነዚህን መንገዶች ለማካሄድ ደግሞ መተግበሪያ ግዴታ የሚያስፈልግበት መንገድ አለ ማለት ነው። ስለዚህ የሚያስፈልግበት መንገድ ካለ ደግሞ መተግበሪዎችን እያወረድን መጠቀም መቻል ይኖርብናል ማለት ነው። ይሄንን እያደረግን ከሄድን ነው እኛ የምንፈልገውን ነገር መጠቀም የምንችለው ማለት ነው። ስለዚህ መተግበሪያ ማውረድ የሚያዝዝ ከሆነ አውርደን መጠቀም መቻል አለብን ማለት ነው። የሚያዝዙ አፕሊኬሽኖች አሉ። እነዚህንን ደግሞ እኛም መተግባሪያ እስካዘዙን ድረስ አውርደን መጠቀም መቻል አለብን ማለት ነው። ይህንን እያደረግን ከሄድን ከእኛ ጋር ትልቅ ለውጥ እየመጣና እየቀየርን ራሳችንን እያስተካከልን መሄዴ እንችላለን ማለት ነው። ስለዚህ ይሄንን እያደረግን ከሄድን ደግሞ እኛ መተግበሪያችን በአግባቡ ያወርደን መጠቀም መቻል ይኖርብናል ማለት ነው። ማለት አንዳንድ አላስፈላጊ መተግበሪያዎች አውርዱ ብለው ሊያዝዙን ይችላሉ። ስለዚህ ይሄን በምናደርግበት ጊዜ ደግሞ እኛ ጥንቃቄ በተሞላበት መልኩ መሆን መቻል አለበት ማለት ነው። ይሄንን ጥንቃቄ ስናደርግ እኛ በተሻለና በተለየ መልኩ ለእኛ ጥቅም በሚሰጠንና ጥቅም ልናገኝበት በምንችል መልኩ መሆን መቻል አለበት ማለት ነው። ይሄንን እያደረግን ከሄድን ከእኛ ጋር ያሉ ለውጦችን እየተጠቀምንና የምንፈልገውን ነገር እያሳካን እያስተካከልን መሄድ እንችላለን ማለት ነው። ይሄንን ማድረግ መቻላችን ደግሞ ለኛ የተለየ ጥቅም እና ትኩረት እየሰጠን ይመጣል ማለት ነው። ይሄንን የተለየ ጥቅም እና ትኩረት እያስገኘን ከመጣ ደግሞ እኛ በምንፈልገው መልኩ የምንፈልገውን ነገር እያገኘንና እያስተካከልን መሄድ እንችላለን ማለት ነው። ስለዚህ ይሄንን እያደረግን መሄዳችን ደግሞ ለኛ ልዩ ትኩረት እና ደስ የሚል ነገር እያገኘን እያስተካከልን መሄድ ከቻልን አሪፍ ነው ማለት ነው። ስለዚህ በዚህ መልኩ የምንጠቀማቸውን መተግበሪያዎች በአግባቡ መለየትና በአግባቡ መጠቀም መቻል ይኖርብናል ማለት ነው። ይሄንን እያደረግን ከሄድን ለኛ ልዩ ጥቅም እና ትኩረት እየሰጠን እያሸሻልን ራሳችን ወደ ጥሩ መንገድና ቦታ እየቀየርንና እየለወጥን መሄን እንችላለን ማለት ነው። ይሄንን ማድረግ ከቻልን ደግሞ እኛ የምናገኘው ጥቅም ዘርፈ ብዙ ይሆናል ማለት ነው። የምንፈልገውን ነገር በአግባቡ መጠቀም እንችላለን ማለት ነው። ይሄንን በአግባቡ መጠቀም ከቻልን ደግሞ የምንፈልገውን ነገር ማግኘት እንችላለን ማለት ነው። የምንፈልገውን ነገር ማግኘት ከቻልን በአሪፉ ማሳካትና ማስተካከል ይቻላል ማለት ነው። ይህንን ነገር በጥሩ መንገድ ማሳካት እና ማሳደግ ከቻልን እኛ ሊሰጠን የሚችል ጠቀሜታ አሪፍ ነው ማለት ነው። በዚህ መልኩ ከሆነ እኛ የእያንዳንዱ እንቅስቃሴና ተግባራችን እየተስተካከለና እየተለወጠ ራሳችን ወደምንፈልገው መንገድ እየወሰድነው ይሆናል ማለት ነው። በዚህ መልኩ ካልሆነ እኛ ልንቀይረው የምንችለው ነገር አይኖርም ማለት ነው። ስለዚህ ባሪፉ ይሄንን ማሳካትና ማስተካከል እንችላለን ማለት ነው። ይህንን እያደረግን ስንሄድ እያንዳንዱ እንቅስቃሴና ተግባራችን እየተለወጠ እና እየተሻሻለ ወደ ምንፈልገው ደረጃና መልኩ እያደገ መሄድ ይችላል ማለት ነው። አሁን ቴሌብር ሱፐር አፖች አሉ እና የቴሌብር መተግበሪያዎችን ከፕሌይ ስቶር አውርደው ይጠቀሙ ምናምን የሚል መተግበሪያ ይደርሰናል ማለት ነው። በዚህን ሰዓት እኛ የተላከውን መልእክት ጫን አድርገን ይዘን ገብተን ወደ ሊንኩ ወደ ውስጥ የምንፈልገውን ነገር አውርደን መጠቀም እንችላለን ማለት ነው። ይሄን የምንፈልገውን ነገር አውርደን መጠቀም ከቻልን ደግሞ ደስ የሚል ነገር እያገኘንበት እና እያሸሻልን እና ራሳችንን እየቀየርን የምንፈልገውን ነገር በፈለግነው ሰዓት እየተጠቀምን እና ራሳችን ወደተሻለን መልኩ እየወሰድነው ራሳችን እየቀየርን መሄድ እንችላለን ማለት ነው። በዚህ መልኩ ደግሞ ከሆነ እኛ ደስ ያለንን ነገር ማድረግ ቻልን ማለት ነው። ደስ የሚለንን ነገር ማድረግ መቻላችን ደግሞ እኛ የምንፈልገውን ነገር ማሳካት እና ማስተካከል የምንፈልገውን ጥቅም ማግኘት ማሳካት ይቻላል ማለት ነው። በዚህ መልኩ ከሆነ ለኛ ልዩ ትኩረትና ጥቅም እየሰጠን እያሸሻልንና እየተገበርን ራሳችን ወደምንፈልገው መንገድ እየወሰድነው ቢሆን የተሻለና መልካም ነው ማለት ነው። ይህንን እያደረግን መሄዳችን ልዩ ትኩረት እንድናገኝ ያደርገናል

ወተት ትጠጣለህ ወይ? አዎ እጠጣለሁ። ማለት ወተት ብዙ አይነት አዝግ ጀጅት ስላለው መጀመሪያ የወተት ላሞች አሉ እነሱ ይገዛሉ ማለት ነው። እነሱ ከተገዙ በኋላ ወተት የሚሰጠው ጥቅም በጣም ዘርፈ ብዙ ስለሆነ ብዙ ጥቅም ማግኘት ይቻላል። ከወተት ማለት መጀመሪያ ወተቱ ይታለባል ታልቦ ይቀመጣል ከተቀመጠ በኋላ ረጋ ሲል እርጎ ይባላል ማለት ነው። እዚያ ያ እርጎ ደግሞ በቃ ለሰውነት በጣም ገንቢ ስለሆነ ያንን እኛ በጥሩ ሁኔታ እንመገበዋለን ማለት ነው። ሰውነታችን የተለየ ትኩረት እያገኘና እየወፈርን እየጠነከርን እንዳለን ማለት ነው። እንደዚህ እየሆንን ነው መዳችን ደግሞ ለእኛ ጥቅም አለው ማለት ነው። ከዚህ ሲቀትል ደግሞ ወተቱ እራሱ ተፍልቶ በስኳር ወይም በጥሬ ጨው ይጠጣል ማለት ነው። ይህ ደግሞ በቃ ለህፃናት ለትልልቅ ሰዎችም እንጠቀመዋለን ይህ ለኛ በጣም የተሻለና ገንቢ የሚባል አሪፍ ነገር የሚያስገኘን እስከሆነ ድረስ። ራሳችን በዚህ መልኩ እየቀየርንበት እና እያሳካን እና እያስተካከልን መሄድ እንችላለን ማለት ነው። ይሄንን እያደረግን መሄዳችን ለእኛ ልዩ ትኩረት እየሰጠንና የተሻለ ነገር እያገኘንበት እንሄዳለን ማለት ነው። ከዚህ ሲቀጥል ደግሞ ወተቱ ተጠራቅሞ ሁለት ሳምንት ሲሆን ምናምን ሲከፋ ቅቤ ይወጣዋል ማለት ነው። ቅቤው ደግሞ በጣም ወሳኝ ነው። ለሁሉም ነገር ወደ ውጭም ወደ ሀገር ውስጥም መላክና ማስመጣት ስለሚቻል በጣም ዘርፈ ብዙ ጠቀሜታ ይሰጣል ማለት ነው። እሄንን እያደረግን መጓዛችን የተለየ ጥቅም ስለሚሰጠን እህንን በአግባቡ ማድረግና ማሸሻል እህንን መተግበር ወደተሻለ መንገድ እህንን ማምጣትና መጠቀም መቻል አለብን ማለት ነው። እህንን እያደረግን ከህድን ለእኛ የተለየ ጥቅም እንዲሰጠን ያደርጋል ማለት ነው። እሄን የተለየ ጥቅም እየሰጠነው እና እያሻሻልነው ከመጣን ለእኛ ትልቅ ለውጥ እንዲኖረው ያደርገናል ማለት ነው። ከእኛ ላይ ትልቅ ለውጥ ካለው ደግሞ እሄንን ነገር እኛም መጠቀም መቻል አለብን ማለት ነው። ስንጠቀም ጥቅም እያገኘንበት ከሆነ ጥቅም የሚሰጠንን ነገር ደግሞ በአግባቡና በጥራት መጠቀምና መመገብ መብላት መቻል መጠጣት አለብን ማለት ነው። እሄንን እያደረግን ስንሄድ የኛ ጋር የሚሰጠን ዘርፈ ብዙ ጠቀሜታ እስካለው ድረስ ይሄንን እኛ እየተከተልንና እያደረግን ወደ ጥሩ መንገድ እያስተካከልነው በተሻለ መንገድ በጥሩ ጥንቃቄ እየተጠቀምን እንሄዳለን ማለት ነው። እሄንን በጥሩ መንገድ እየተጠቀምንና ያሻሻልን እንኬድ ደግሞ ለጤናችን በጣም ጠቃሚና አስፈላጊ ስለሆነ ራሳችንን ወደ ጥሩ መንገድ መምራትና ማስተካከል ማሳካት ማቀድ ይኖርብናል ማለት ነው። እሄንን እያደረግን ከሄድን ከእኛ ጋር ትልቅ ለውጦችን እያመጣ ይሄዳል ማለት ነው። እነዚህን ትልቅ ለውጦች ደግሞ እኛ ይዘናቸውና ተግብረናቸው ወደ ተግባር ለውጠናቸው ማየት ይኖርብናል ማለት ነው። እሄንን እያደረግን ስንሄድ ከእኛ ጋር ትልልቅ ለውጦችን እያየንና እያሳካን በጥሩ መንገድ እየተገበርናቸውና እያሻሻልናቸው መሄድ እንችላለን ማለት ነው። እሄንን ማድረግ ከቻልን ደግሞ ከእኛ ጋር ያሉ ለውጦችን መቆጣጠር እና መከታተል እንችላለን ማለት ነው። ለውጥ ካለው ደግሞ እሄንን በቻልነው መጠን መጠቀም መቻል ይኖርብናል ማለት ነው። በቀን ሁለቴ ሶስቴ እየተጠቀምን ከሄድን ለውጡ በጣም ከፍተኛ እና እየጨመረ የተስተካከለ እየሆነ ይመጣል ማለት ነው። ስለዚህ በዚህን ሰዓት እሳሮች በጥሩ ሁኔታ መዘጋጀት ምናምን መቻል አለባቸው ለላሞቹ ማለት ነው። ላሞቹ ደግሞ እሄንን ሳር ተመግቦ ብዛት ያለው ወተት መስጠት ይችላሉ ማለት ነው። እሄ ብዛት ያለው ወተት መስጠት ከቻሉ ደግሞ ከእኛ ጋር ትልቅ ለውጥ ሊያሳየንና ራሳችንን ሊለውጥና ልንገነባበት ስለምንችል እሄንን በአግባቡ ማሳካትና ማስተካከል ይኖርብናል ማለት ነው። በዚህ መልኩ ከሆነ እኛ ራሳችን እየጨመርንና እያሻሻልነው እራሳችን ወደተሻለ መልኩ እየመራንና እየወሰድነው እያቀድንበትና እያስተካከልነው መሄድ እንችላለን ማለት ነው። በዚህ መልኩ እያደረግን ከሄድን እኛ በእያንዳንዱ ተግባራችን ውጤታማና የተሻለ ነገር እያገኘንበት የምንሄድ ስለሆነ ደስ የሚል ነገር ጥቅም እየሰጠን ይሆናል ማለት ነው።

ጾም ትጾማለህ ወይ? አዎ። ጾም ማንኛውም ክርስቲያን ወይም እያንዳንዱ እምነት ተከታይ በየእምነቱ ሙስሊምም ሊሆን ይችላል ፕሮቴስታንት ሊሆን ይችላል ለራሱ የሚጾመው ጾም አለ። ስለዚህ እኔ ጾሙን እጾማለሁ ማለት ነው። ይሄንን በሚጾምበት ጊዜ። በቃ በጧቱ ተነስቼ ቤተክርስቲያን ምናምን ሄጄ ጸሎት አድርጌ ምናምን ተመልሼ በቃ ጸሎት መጻፌንና ልብሴን ቀየረና መስራት ወዳለብኝ ወደ ስራ ነው የሚሄደው ማለት ነው። በዚህን ሰዓት ቁርስ መብላት ምግብ መብላት ምናምን አይቻልም ማለት ነው። ይሄንን እያደረግን ስንሄድ ከእኛ ጋር ትልልቅ ለውጥ እየመጣና እያሻሻን ራሳችንን እየተገበርነውና እና እየቀየርነው የሚሄድ እንችላለን ማለት ነው። ይሄንን በምናደርግበት ጊዜ ከእኛ ጋር ትልልቅ ለውጥ እያገኘንና የተሻለ ነገር እያስገኘን ለእኛ ጥቅም እና ትኩረት እየሰጠን መሄድ እንችላለን ማለት ነው። ይሄንን ማድረግ መቻላችን ደግሞ እኛ የተለየ ጥቅም እየሰጠን እና ጥሩ ነገር እያገኘንበት እስከሆነ ድረስ። ይሄንን እኛ መተግበር መቻል አለብን ማለት ነው። ይሄንን እየተገበርነው ስንሄድ እኛ ልናገኘው የምንችል እኛ ልናገኘው የምንችል ጥቅም ዘርፈ ብዙ እና የተሻለ ጥቅም እንደሆነ ማመን መቻል አለብን ማለት ነው። ይሄንን እያመነ ካሄደ ደግሞ ከእኛ ጋር የሚኖሩ ለውጦችን እያየንና በተቻለን መልኩ እያሳካንና እያስተካከንን መሄድ እንችላለን ማለት ነው። ይሄንን እያደረግን መሄዳችን ከእኛ ጋር ትልልቅ ለውጥ እና የተሻለ ጥቅም ነገር እየሰጠን እስከሆነ ድረስ ይሄንን እኛ በአግባቡ ማድረግና መተግበር መቻል አለብን ማለት ነው። ስለዚህ ይህንን ነገር በአግባቡ እያደረግን እየተገበርን መሄድ መቻላችን ደግሞ ለእኛ ለእያንዳንዱ እንቅስቃሴያችንና ህይወታችን ጥቅም እየሰጠንና ተግባር እያገኘንበት መደን እንችላለን ማለት ነው። ይሄንን እያደረግን እንኬድን ደግሞ ለእኛ እስክትጠቅመን ድረስ ሁሌም የምናደርገው ነገር ነው ማለት ነው። ይህ በተደጋጋሚ እያደረግንና እየተከበርነው እየለወጥነው የምንተግባር እስከሆነ ድረስ። እኛ ይህንን ወስደን በአግባቡ መጠቀም መቻል አለብን ማለት ነው። ይህንን በአግባቡ መጠቀም እና ማሸሻል ከቻልን ደግሞ ለእኛ የተለየ ጥቅም እና እየሰጠን የሄዳን ማለት ነው። ይሄንን የተለየ ጥቅም ከሰጠን ደግሞ እኛ ይሄንን ነገር ለውጠን በአግባቡ መጠቀም መቻል አለብን ማለት ነው። ይሄንን በአግባቡ መጠቀም ከቻልን ከእኛ ጋር የሚኖረው ለውጥ በጣም ከፍተኛና የተሻለ የተስተካከለ እስከሆነ ድረስ። ይሄንን እኛ ሁሌም ማድረግ ያለብን ነገር ነው ማለት ነው። ይሄንን እያደረግን ስንሄድ የምናገኘው ጥቅም በጣም ዘርፈ ብዙ ጥቅም አለማት መንፈሳዊ ጥቅሞችን ጎን ለጎን እያሳከልና እያስተካከልን እንነዳለን ማለት ነው። በዚያም መልኩ እኛ ጠንካሮችና የምንፈልገውን ነገር ማግኘት የምንችል ወደምንፈልገው ነገር መህድ የምንችል እየሆንና ለራሳችን ብርታት እያገኘን እያሸሻን መሄድ ይችላል ማለት ነው። ስለዚህ ይሄንን ስናደርግ እኛ ወደኑና ደስተኞች ሆነን መሆን መቻል አለብን ማለት ነው። ደስተኞች እና ከሆነ እያንዳንዱ ተግባራችን ጋር ትልልቅ ለውጥ ማግኘት እና ማሳካት ማስተካከል ይቻላል ማለት ነው። በዚህ መልኩ መሆኑ ለኛ የተሻለ ትኩረትና ልዩ ነገር እየሰጠን እያስተካከልንበትና እያሽሻልነው ወደተሻለ መንገድ እየመራን ራሳችን ወደ ጥሩ ነገር እየቀየርንበትና እያስተካከልነው መሄድ እንችላለን ማለት ነው። ይሄንን እያደረግን ከሄድን ደግሞ ከእኛ ጋር የሚኖሩን ለውጦችን ማሳካት ማስተካከል ማቀድ ይቻላል ማለት ነው። ይሄንን እያደረግን ከሄድን ከእኛ ጋር ምንም ችግርና ለውጥ የለበትም ማለት ነው። በዚህ መልኩ እያደረግን መዳችን ለእኛ ጥቅም እየሰጠንንና የተሻለ ነገር እያገኘንበት ስለሆነ ይህንን በዚህ መልኩ ማሳካትና ማስተካከል አለብን ማለት ነው። በዚህ መልኩ ካሳካና ካስተካከልን ደግሞ ለእኛ ብዙ ጥቅም እያገኘንበት ስለሆነ ለእኛ ጥቅም ስለሚሰጠን ይህንን ነገር ማድረግ መቻል አለብን ማለት ነው። ሁሉም ሰው ይህንን ማድረግ ይኖርበታል። ይህንን እያደረገ ከሄደ ደግሞ ሰው በእያንዳንዱ ወይም በየእለት ተእለት ተግባሩ ሁሉን ነገር ማሳካትና ማስተካከል ይችላል ማለት ነው። ሁሉን ነገር ማሳካትና ማስተካከል ከቻለ ደግሞ በእያንዳንዳችን እንቅስቃሴ ውስጥ በእያንዳንዳችን የህይወት ተግባር ውስጥ ትልቅ ለውጥ ማምጣትና ማሳካት ማስተካከል ማቀድ ይቻላል ማለት ነው። ይህንን እያደረግን ከሄድን በራሳችን ትልቅ ለውጦችን ማምጣትና ማግኘት እንችላለን ማለት ነው። ይሄንን እያደረግን ከሄደ ለኛ ዘርፈ ብዙ ጥቅም ያስገኘናል ማለት ነው። እዚህ መልኩ

የድርጅቱን ባህል ትወደዋለህ? አው ማለት አንዳንድ ድርጅቶች አሉ ደስ የሚሉ ድርጅቶች ማለት አሁን የብሬክ ስሩ ካምፓኒ አለና እሱ በቃ ለሰዎች የሚሰጠው ምክር በቃ ሰዎቹ ያለውን መተግበር የሚችለው ሰዎችን ከማንቃት ባሻገር እያንዳንዱ የሚነገረውን ነገር እውነት አለው ስለዚህ ይህንን ድርጅት እኔ እወደዋለሁ ማለት እያንዳንዱ ሁሉንም ነገር ማስተካከል እና ማሳካት የሚችልበት ነገር እውነታ የሆነ ነገር ስለሆነ የሚወራው ይህንን ነገር ደግሞ ወስዶ ሁሉም ሰው ቢተገብረውና ተግባራዊ ቢያደርገውና ቢያሻሽለው በራሱ ህይወት ላይ ትልልቅ ለውጦችን ማግኘት እና ማሳካት የሚችልበት እስከሆነ ድረስ በጣም ደስ የሚል ነገር አለው ማለት ነው። ስለዚህ እያንዳንዳችን ይህንን ወስደን ተግባራዊ ማድረግ መቻል አለብን ማለት ነው። ይሄንን እያደረግን ከሄድን በእኛ ጋር ያለውን እንቅስቃሴና ተግባር እየለወጥንና እያሻሻልን መሄድ እንችላለን ማለት ነው ይህንን እያደረግን ከሄደ ደግሞ በእያንዳንዷ ተግባራችንና እንቅስቃሴያችን እኛ ልናገኘው የምንችል ነገር ይኖራል ማለት ነው በዚህ መልኩ

የስራ ጊዜዎ እንዴት ነው ይላል? ማለት አብዛኛውን እኔ የስራ ጊዜዬ በቃ በጣም በአሪፍ ሁኔታ በሚባል ነው የማሳልፈው። ማለት ስራዬን በአግባቡ እየሰራሁ እና አሪፍ ነገር ማግኘት እየቻልኩኝ ማለት ነው። ስለዚህ ይሄንን ማድረግ የምችለው ደግሞ ጥሩ ነገር ሊሰጥ የሚችል እና ለኔ ጥቅም ሊያስገኝ የሚችል እስከሆነ ድረስ ይህንን ነገር እኔ በአግባቡ እያደረኩት እና እየተገበርሁት መሄድ መቻል አለብኝ ማለት ነው። ይህንን እያደረኩ ስሄድ እኔ በእያንዳንዱ ስራዬ ጋር ትልልቅ ለውጥ ማግኘት እና ማምጣት እችላለሁ ማለት ነው። ይሄንን እያደረኩ ከሄድኩኝ በእያንዳንዱ ተግባር እና እንቅስቃሴ እኔ የተሻለ ነገር እና የተለየ ነገር እያገኘሁበት እና ጥቅም እየሰጠኝ እኔ የምፈልገውን ነገር እያሳካሁበት እና እያሻሻልኩበት መሄድ እችላለሁ ማለት ነው። ይሄንን እያደረኩኝ ከሄድኩኝ በእያንዳንዱ ተግባሬ እና እንቅስቃሴ ላይ ትልልቅ ለውጦችን ማየት እጀምራለሁ ማለት ነው። ይሄንን እያደረኩ ከሄድኩ በእያንዳንዱ እንቅስቃሴ ለኔ ትልልቅ ለውጦችን ላይበት እና ላመጣ ስለምችል ስራዬን በአግባቡ መስራት እንዳለብኝ ይሰማኛል ማለት ነው። ስራዬን በአግባቡ መስራት የምችለው ባለኝ ጊዜ እና ሰዓት እና አቅሜ በፈቀደው ልክ እስከሆነ ድረስ ስራዬን በአግባቡ እሰራለሁ ማለት ነው። ይሄንን ስራ በአግባቡ እየሰራሁ ከሄድኩኝ ደግሞ እኔ በእያንዳንዱ ተግባሬ እና እንቅስቃሴዬ የማደርገው ስራ ሁሉ ለኔ ትልቅ አስተዋጽኦ እና ድርሻ አለሁ ማለት ነው። ይህንን እያደረግኩ ከሄድኩኝ በእያንዳንዱ ስራ እና ተግባሬ እኔ ትልልቅ ለውጦችን ማምጣት እጀምራለሁ ማለት ነው። ይሄንን ለውጥ ማምጣት ከጀመርኩ ደግሞ በእያንዳንዱ ስራ እና ተግባሬ ጋር እኔ ደስ የሚል ነገር እያገኘሁበት እና እያሸሻልኩበት መሄድ እችላለሁ ማለት ነው። ስለዚህ ይሄንን ሳደርገው እኔ በጥንቃቄ በተሞላበት እና ደስ የሚል በሚል ሁኔታ ራሴን እያሸሻልኩበት እና ራሴን ወደ ጥሩ መንገድ እየቀየርኩበት መሆን መቻል አለበት ማለት ነው። ይሄንን እያደረኩ ስሄድ እኔ ራሴን እየቀየርኩ እና እያስተካከልኩኝ ራሴን ወደምፈልገው መልኩ መምራት እችላለሁ ማለት ነው። ራሴን ወደምፈልገው ቦታ እየመራሁት ከሄድኩ ደግሞ በእያንዳንዱ እንቅስቃሴ እና ተግባሬ እኔ ደስተኛ ነኝ ማለት ነው። በእያንዳንዱ እንቅስቃሴ እና ተግባሬ ደስተኛ ከሆነ ደግሞ ይህንን ነገር እያስተካከልኩኝ ወደምፈልገው መልኩ መሄድ ይጀምራል ማለት ነው። ስለዚህ ይሄንን ወደምፈልገው መልኩ መሄድ እና መምራት ከጀመርኩኝ በእያንዳንዷ እንቅስቃሴ ላይ እኔ ትልልቅ ለውጥ ማምጣት እና ራሴን መቀየር እችላለሁ ማለት ነው። ራሴን እየቀየርኩ እና እያስተካከልኩ ከሄድኩ ደግሞ በእኔ በማደርገው እንቅስቃሴ እና ተግባሬ ትልልቅ ለውጦችን ማየት እና የምፈልገውን ነገር ማሳካት እና ማስተካከል እችላለሁ ማለት ነው። ይሄንን እያደረኩ ከሄድኩ በእያንዳንዷ እንቅስቃሴ እና ተግባሬ ጋር ትልልቅ ለውጦችን ማምጣት እና ማሸሻል የተለየ ነገር ማግኘት ማምጣት የተለያየ ለውጥ ይሰጠኛል ማለት ነው። ይሄንን እያደረጉ ከሄድኩኝ በእያንዳንዱ እንቅስቃሴ እና ተግባሬ ጋር ራሴን መለወጥ እና ማሽሻል ይኖርብኛል ማለት ነው። በዚህ መልኩ እያደረኩት ከሄድኩኝ ራሴ ደስ የሚል ነገር እያገኘሁ እና ራሴን ወደ ጥሩ መንገድ እየመራሁት እና እያሸሻልኩት እየቀየርኩት መሄድ እችላለሁ ማለት ነው። ይሄንን ደግሞ መቀየር ችዬ ራሴን ወደ ጥሩ ቦታ እና መንገድ እያስተካከልኩ እየመራሁ ከሄድኩኝ በእኔ ጋር ትልቅ ለውጥ ማምጣት እና ማሳካት ማስተካከል ይቻላል ማለት ነው። ይሄንን እያደረኩ ከሄድኩኝ ከሁሉም ነገር በዚህ መንገድ እና ሁኔታ ራሴን እያሳካሁ እና እያስተካከልኩ ደስ ወደሚል አቅጣጫ እየመራሁት ደስተኛ እየሆንኩኝ መሄድ እጀምራለሁ ማለት ነው። ይሄንን ማድረግ ስጀምር በእኔ በእያንዳንዱ እንቅስቃሴ እና ተግባሬ ጋር ያለው ሁኔታ ማቀድ መወሰን ተግባራዊ ማድረግ እጀምራለሁ ማለት ነው። ይሄንን ደግሞ ተግባራዊ እያደረኩ እየወሰንኩ እያሳካው እና እያስተካከሉ ስሄድ በእኔ በእያንዳንዱ እንቅስቃሴ እና ተግባሬ ጋር ትልልቅ ለውጦችን ማስመዝገብ እና ማሳካት እና የተለያዩ ነገሮችን ማስተካከል እችላለሁ ማለት ነው። እነዚህን ነገሮች ማሳካት እና ማስተካከል ከቻልሁ ደግሞ በእኔ በእያንዳንዱ እንቅስቃሴ እና ተግባሬ ውስጥ የምፈልገውን ነገር ማሳካት ማስተካከል የምፈልገውን ነገር ማግኘት እና በጥሩ መንገድ ማስቀጠል እችላለሁ ማለት ነው። ስለዚህ የስራ ጊዜዬ እንደዚህ በአግባቡ መጠቀም መቻል ይኖርብኛል ማለት ነው። የምሰራውን ስራ ትልቅ ውጤት ለማስመዝገብ እና የተሻለ ደረጃ እና የምፈልገውን ያክል ጥቅም እንዲሰጠኝ ጊዜዬን በአግባቡ መጠቀም መቻል

ወደ የትኛው ቦታ ተጉዘህ ታውቃለህ? ወደ ባህርዳር ተጉዣ አውቃለሁ ማለት ባህርዳር ደስ የሚል ከተማ ነው። ጣና አለ። ጣናም ሀይቁ በጣም ሰፊ እስከሆነ ድረስ። ወደዚህ ቦታ ሄጄ አውቃለሁ ማለት ነው። ይሄንን ቦታ ሲሄድ የተለያዩ ጊዚያቶችን አሪፍ አሪፍ ጊዜዎችን ለማሳለፍ ለኔ ደስታና ጥቅም ለማግኘት ስል ለመዝናናት ነው ወደዚህ አይድኩት። በቃ በጀልባ ጣናን እየተጓዙ ብዙ የተለያዩ በጣና ውስጥ ያሉ ደሴቶችን ማየትና መመልከት እንዲሁም በጣና ጋር ያለውን ትልቅ እንቅስቃሴ መየትና መመልከት በጣም ደስ የሚልና ሊያስደስታም የሚችል ነገር ነው። ስለዚህ ይህንን እያደረግን መሄዳችን ደግሞ ለእኛ የተለየ ጥቅም እየሰጠ እና ልዩ ትኩረት እያገኘንበት መሄድ እንችላለን ማለት ነው። ይሄንን ልዩ ትኩረት እና ጥቅም እያገኘን ከሄድን ደግሞ በእኛ በእያንዳንዷ ተግባራችን ጋር ትልልቅ ለውጥ እንዳለው አምነን ይሄንን በዚህ መልኩ ማድረግ መቻል አለብን ማለት ነው። ይሄንን በዚህ መልኩ ካደረግነው ወደዚህ ቦታ ስንጓዝ ለውጉዞ የሚሆኑ ነገሮችን ማዘጋጀት መቻል አለበት ማለት ከቦታ ቦታ በምንቀሳቀስበት ጊዜ መታወቂያውን መታወቂያችን በአግባቡ እና በጥንቃቄ ይዘን እንዲሁም ለትራንስፖርት የሚሆኑ ብሮችን አመቻችተን ወደዚህ ቦታ መሄድ መቻል አለብን ማለት ነው። ወደዚህ ቦታ ስንሄድ እኛ በአግባቡና ራሳችንን እየቀየርነ ወደተሻለ ነገር እያመጣነው ራሳችን እያስተካከልነው መሄድ እንችላለን ማለት ነው። በዚህም መልኩ ሲሆን እኛ የተለየ ጥቅም እያገኘንበት እና ብዙ ነገር እያስተካከልንበት መሄድ እንችላለን ማለት ነው። ይህ ለእያንዳንዳችን ደስ የሚል ተግባር እና አሪፍ ነገር እስከሆነ ድረስ ይሄንን በአግባቡ መከታተል እና መጠቀም መቻል አለብን ማለት ነው። ይህንን አግባቡን መጠቀምና መከታተል ከቻልን ደግሞ በእያንዳንዷ ተገበራችን ውስጥ ትልልቅ ለውጦችን ማምጣት እና ማስመዝገብ እንችላለን ማለት ነው። ይሄንን በምናደርግበት ጊዜ ከእኛ ጋር በእያንዳንዷ ተግባራችን ጋር ትልልቅ ለውጦችን እያመጣና እያሽሻልን ወደ ራሳችን እያመጣን መሄድ እንችላለን ማለት ነው። ወደ ራሳችን እያመጣን እያሻሻልን ብዙ ነገሮችን እየለወጥና እያስተካከልን መድከቻልና ደግሞ በእኛ ህይወት ጋር ትልቅ ውጤቶችን ማስመዝገብ እና ብዙ ነገሮችን ወይም ሁሉ ነገሮችን ማስተካከል እንችላለን ማለት ነው። ይሄንን እያስተካከልን ከሄድን ደግሞ በእያንዳንዱ ተግባራችንና እንቅስቃሴያችን ሁሉም ነገር እያስተካከልና እየገደብነው መሄድ እንችላለን ማለት ነው። ይሄንን በምናደርግበት ጊዜ ከእኛ ጋር ሊኖረው የሚችልና ልናሳየው የምንችል ለውጥ በጣም ከፍተኛ ነው ማለት ነው። ይሄንን ለውጥ ማስመዝገብና ማሳየት ከቻልን ደግሞ ከእኛ ብዙ ጥቅም የተለየ ነገር ይሰጠናል ማለት ነው። ይህንን እያደረግን ከሄድን በእያንዳንዷ እንቅስቃሴና ተግባራችን ትልልቅ ነገሮችን መለወጥና ማሳካት ማስተካከል እንችላለን ማለት ነው። ስለዚህ ይሄንን እያደረግንና እያስተካክልን እያሳካን ከሄድነ በየአንዳንዷ እንቅስቃሴያችን ውስጥ ብዙ ነገሮችን ማስተካከልና ማሸሻል እንችላለን ማለት ነው። ይሄንን እያስተካከልን እየቻልን በዚህ መልኩ መጠቀም እንችላለን ማለት ነው። ይህንን እያደረግን ስንሄድ በእኛ ጋር ደስ የሚል ነገር ሊሆን ይችላል ማለት ነው። ይሄንን እያደረግን መሄዳችን ለኛ የተለየ ጥቅም ይሰጠናል ማለት ነው። ስለዚህ ይሄንን እያደረግን ከሄድን ደግሞ አሪፉ እና በጥሩ መንገድ ማሳካት እና ማሽሻል ይኖርብናል ማለት ነው። ይሄንን በአሪፉና በጥሩ መንገድ እያሳካንና እያስተካክል ነው እያሻሻልን ነው ከሄድነው ተግባራችን ውስጥ ትልልቅ ጥቅሞችን ማግኘት ማስተካከል ማሳካት እንችላለን ማለት ነው። ይሄንን እያደረግን መሄድ እንዳለብን ሁላችንም የምንፈልግ በተግባር እና ማሳካት የምኖርብን እሳቤ ነው ማለት ነው። ይሄንን ተግባር እያንዳንዳችን ወስደን ጉዞዎችን ስናዘጋጅ ጊዜ ቅድመ ጥንቃቄዎችን እና ለጉዞ የሚሆኑ ነገሮችን ባስፈላጊው ጊዜና ቦታ አዘጋጅተን ወደምንፈልገው ቦታ በሰአቱ ጉዞአችን ማድረግ እንችላለን ማለት ነው። ምክንያቱም ቅድመ ዝግጅት ስላደረግነ ወደዚህ ቦታ ለመሄድ እኛ የሚያግደንና የሚያስቸግረን ነገር አይኖርም ማለት ነው። የሚያግደንና የሚያስቸግረን ነገር ከሌለ ደግሞ ከዛ ቦታ በፈለግነው ጊዜና ሰዓት ደርሰን የምንፈልገውን ነገር አከናውነን ተግባራችን ፈጽመን ያለውን ጉዳይ አሳክተን ወደምንፈልገው ቦታ ወይም ወደ መኖሪያ ቦታችን ደግሞ ተመልሰን የምንፈልገውን ነገር ማድረግና ማስተካከል ማሳካት እንችላለን ማለት ነው። ስለዚህ የቦታ ጉዞአችን በአግባቡ መሆን መቻል

የቤት ጣሪያ ምን የተሰራ ነው አብዛኛው የቤት ጣሪያ የገጠራማ ቤቶች እስካሁን ድረስ የሚሰሩት ከእንጨት ነው እንጨት ማለት የባህር ዛፍ እንጨት አለ የባህር ዛፍ እንጨት በቃ ኢትዮጵያ ውስጥ በብዛት የሚገኝ እንጨት ነው ስለዚህ ይህ እንጨት በአሪፉ ይዘጋጅና በደንብ በጥሩ ሁኔታ ተዘጋጅቶ ጣሪያው እንዲዘጋጅ ያደርጋል ማት ነው። ከዛ ጣሪያው ደግሞ በእንጨቱ በላይ በዚህ በባህር ዛፉ እንጨት በላይ ምን ይጨመርበታል ማለት ነው ቆርቆሮ ይጨመርበታል ማለት ነው። ቆርቆሮ ተጨምሮ ይህ ነገር በጥሩ መንገድ እየተሰካና እየተሰራ መሄድ ይችላል ማለት ነው። ይሄንን ማድረግ ስንችል እኛ እያንዳንዷ እንቅስቃሴያችን በጥሩ መንገድም የተሳካ ደስ የሚል ቤት ይሰራል ማለት ነው። ይህ መኖሪያ ቤት እስከሆነ ድረስ በጥንቃቄ ዝናቦችን መከላከል የሚችል ፀሀዮችን መከላከል የሚችል እና የተለያዩ ነገሮችን ንፋሶችን መከላከል እንዲችል ጠንከር ተብሎ በጥሩ ጥንቃቄና በጥሩ መንገድ ይሰራል ማለት ነው እና የአብዛኛው ቤት የሚሰራው ከእንጨት ነው ጣራው ማለት ነው ጣራው ጋር እንጨት ይሰራል እንጨት ይጠራል በቃ በጥሩ መንገድ ሚስመር ይመታል በሚስመር ተመቶ ይህ ጠንካራ ይሆናል ጠንካራ ከሆነ በላይ ቆርቆሮ ይጨመርበታል ማለት ነው ቆርቆሮ ከተጨመረበት በኋላ ደግሞ ቆርቆሮ ከተጨመረበት በኋላ ሚስመር እዛው ጋር በቆርቆር በሚስመር ነው የሚያዝ ይሄ ጠንካራ ይሆናል እና ከንፋስ ከብዙ ነገር ለመከላከል በጣም አመችና ለተሻለ ልዩ ትኩረት እንዲሰጥ ያደርጋማት ነው ይሄንን እያደረገ ከሄደ ለኛ የሚሰጠን ጥቅም እየተሻለና አሪፍ እየሆነ ይመጣል ማለት ነው። አሪፍ እና የተሻለ ነገር እየሆነ ከመጣ ደግሞ እኛ በእያንዳንዱ ተግባራችንና እንቅስቃሴያችን እያሸሻልንና እየለወጥን ወደ ጥሩ መንገድ እየመራነውና እያሳካነው መሄድ እንችላለን ማለት ነው። በዚህ መልኩ የምናደርገው እንቅስቃሴ ለእኛ የሚሰጠን ጥቅም ደስ የሚል ነገር ነው ማለት ነው ይሄንን ነገር እያደረግን ከቻልን በእያንዳንዷ እንቅስቃሴና ተግባራችን እኛ ደስተኛ እየሆንን እያሳካን ማሳካት እየቻልን የምንፈልገውን ነገር በምንፈልገውን መልኩ እያደረግን መሄድ እንችላለን ማለት ነው። ቤታችንም ያማራና የተስተካከለ ስናየው ስንኖርበት ስንገባበት ደስ የሚል ነገር እየሆነ ደስ እያለን መኖር እንችላለን ማለት ነው። በዚህ መልኩ የተሰራ ቤት በጣም ጥሩ ነው። አሪፍ ብንሸጠው እንኳን ራሱ አሪፍ ብር እና ገንዘብ ሊያስገኝን ይችላል ማለት ነው አሪፍ ብር እና ገንዘብ የሚያስገኝን ከሆነ ደግሞ ይሄን ነገር እኛ በጥንቃቄ ማድረግ መቻል አለብን ማለት ነው ማለቴ ለእኛ ጥቅም እስከሚሰጠን ድረስ ይሄንን ነገር እኛ አሸሽለን አምነንበት በጥሩ መንገድ ደስ በሚል ጥንቃቄ ሰርተነው ብንሸጠው እኛ ብዙ ገንዘቦችን ልናተርፍበትና ብዙ ብሮችን ሊያስገኝን ይችላል ማለት ነው። በዚህ መልኩ እያደረግን ከሄድን የእያንዳንዳችን እንቅስቃሴና ተግባር እየተለወጠ እና ወደ ጥሩ መንገድ እየመጣ መሄድ ይችላል ማለት ነው። ይሄንን እያደረግን በምንልበት ሰዓት ሁሉ ነገር በቃ በጥንቃቄ መደረግ እንዳለበት እያምንና እያወቅን መሄድ እንችላለን ማለት ነው። ይሄንን እያደረግን መሄዳችን ለኛ ልዩ ትኩረትና ጥቅም እየሰጠን እያሸሻልንበትና የተሸሻለን መንገድ እየሰጠን መሄድ እንችላለን ማለት ነው። ይሄንን በዚህ መልኩ ማድረግ መቻላችን ለኛ ለዩ ጥቅም ይሰጠናል ማለት ነው። በዚህ መልኩ ራሳችን እያሳካና እያስተካከልን መድ እንችላለን ማለት ነው። የእያንዳንዳችን ተግባርና እንቅስቃሴ በዚህ መልኩ መሆን መቻል አለበት ማለት ነው። ይህንን እያደረግን ስንሄድ እኛ ደስተኛ እየሆን ራሳችንን እና ተግባራችንን እየቀየርን ራሳችንን ወደ ጥሩ መንገድ እየመራን መሄድ እንችላለን ማለት ነው። በዚህ መልኩ እያደረግን ከሄድን ደግሞ እኛ ደስተኛች እየሆንና የምንፈልገውን ነገር በሰአቱና በአክባቡ ማድረግና መጠቀም እንችላለን ማለት ነው። ጥሩ መንገድ ለእኛ የተለየ ጥቅም እየሰጠን ያለን ስራ ትኩረት አድርገን መስራት መቻል አለብን ማለት ነው። ይሄንን ስራ በምንሰራበት ጊዜ ለእኛ ደስ የሚል ነገር እና ጥሩ ሁኔታ እየሰጠን እያሸሻን ጥቅም እያገኘንበት እንሄዳለን ማለት ነው። ከዚያ ውጪ ደግሞ በብሎኬት ይሰራሉ በብሎኬት ተሰርቶ ከላይ ጋር ጣራዎቹ በብረት ተየይዘው ይሄ ብረት ደግሞ ለእኛ ጠንከር ያለ እስከሆነ ድረስ ከብዙ ነገር መከላከል የሚችል ጥንካሬ ያለው ነው ማለት ነው። ይሄን ጥንካሬ ደግሞ እያሸሻለ ይሄዳል ማለት ነው ጠንካራ ነው።

ምን አይነት ሙዚቃ ትወዳለህ? ያው አብዛኛው ጊዜ እኔ ለስለስ ያሉ ክላሲካል ያለባቸው ሙዚቃዎችን ነው የማዳምጠው። ማለት ይሄ ለስለስ ያለና ክላሲካል ያለበት ሙዚቃ ደስ የሚለኝ ነገር አለው። ለኔ ራሴ ብቻዬን ቁጭ ብዬ በሚሄድበት ጊዜ ወይም ብቻዬን መንገዶችን በምጓዝበት ጊዜ እነዚህን ለስለስ ያሉ ሙዚቃዎችን ለቅጬ እያዳመጥኩ ምናምን እሄዳለሁ ማለት ነው። በዚያን ሰዓት እኔ ደስተኛ እየሆንኩኝ በቃ በሙዚቃው ያለኝን ስሜቴን የሙዚቃውን ያለውን ትኩረት ለምን እንደተሰራ እየተረዳሁና በጣም እየወደድኩት ደስተኛ እየሆንኩኝ ጉዞዬን እቀጥላለሁ ማለት ነው። ወይም ብቻዬን ቁጭ ብዬ ጊዜ በማሳልፍበት ጊዜ በእረፍት ሰዓቴ እንደዚህ ክላሲካል የበዛባቸው ሙዚቃዎች የድሮ ሙዚቃዎችን ለስለስ ያሉ ሙዚቃዎችን መስማት በጣም ያስደስተኛል ማለት ነው። በዚህ ሙዚቃ እኔ ደስታን እያገኘሁበት እና እርካታን እያገኘሁ ደስተኛ እየሆንኩኝ እሄዳለሁ ማለት ነው። ይሄንን እያደረኩ በምን በጅሴ እኔ የተለየ ትኩረት እየሰጠኝ በቃ ደስ እያለኝ በተደጋጋሚ ይህንን ነገር እያዳመጥኩትና እያሻሻልኩት እሄዳለሁ ማለት ነው። ይህንን እያሻሻልኩትና እያዳመጥኩት ከሄድኩ ደግሞ ለኔ ልዩ ትኩረት እስካለው ድረስ ይሄንን በአግባቡ እያደረኩትና እየተጠቀምኩበት ትልልቅ ለውጦችን እየፈጠርኩኝ መሄድ እችላለሁ ማለት ነው። በዚህ ሁኔታ እኔ ይሄንን ሳደርግ በቃ አሪፍ አሪፍ ሙዚቃዎች አሉ በተለያየ ከተለያዩ የማህበራዊ ሚዲያዎች እያወረድኳቸው ለኔ ልዩ ትኩረት እና ጥቅም የሚሰጡኝ ደስ የሚሉኝ ማለት ነው። እነሱንም በጥሩ መንገድ እየተጠቀምኩ እና ደስ እያለኝ እሄዳለሁ ማለት ነው። ይሄንን በማደርግበት ጊዜ እኔ ደስተኛ ነኝ። እያንዳንዱ ይሄን ተግባር ስተገብር ወድጄውና አፍቅሬው ነው ማለት ነው። ስለዚህ ሙዚቃ የተለየ የኔን ስሜት በጥሩ መንገድ መግለጽ ስለሚችል የማዳምጠው ሙዚቃ ይሄንን ይመስላል ማለት ነው። ከዚህ ባለፈ ደግሞ በቃ ለስለስ ያሉ ክሊፖች አሉ። እነሱም ክሊፖች ማየት ሆኖና ለስለስ ያሉ ክሊፖች ማለት ነው እነሱንም ማየት እና መመልከት ለኔ ልዩ ትኩረት አለው ማለት ነው። ይህንን እያደረኩኝ ሲሄድ ለኔ የተለየ ጥቅም እያገኘሁበትና ደስተኛ እየሆንኩበት እመጣለሁ እደሰትበታለሁ ማለት ነው። ይሄንን እያደረኩ ስሄድ ለኔ የተለየ ጥቅም እና ትኩረት እየሰጠኝ ደስተኛ እየሆንኩበት እየተዝናናሁበት ራሴን እያወቅኩበት በተሻለኝ መንገድ ወይም በተሻለ ደረጃ ይሄንን እያሳካውና እየሻሻልኩት እሄዳለሁ ማለት ነው። ይሄንን ማድረግ ስችል ለኔ ልዩ ትኩረት እና ደስታን እየሰጠኝ የምፈልገውን ነገር በአግባቡ መጠቀም የቻልኩኝ ይህንን ነገር አደርገዋለሁ ማለት ነው። ይሄንን ሳደርግ ለኔ ልዩ ትኩረት አለው እና ደስ እያለኝ አብዛኛው እንጂ ክላሲካል የሆኑ ነገሮችን እየሰማሁና እያዳመጥኩኝ መሄድ እችላለሁ ማለት ነው። በዚህ መልኩ እኔንም ማድረጌ ለኔ ልዩ ትኩረት እና የተሻለ ነገር ይሰጠኛል ማለት ነው። ይሄንን እያደረኩ መሄዴ ለኔ ጥሩና አሪፍ ነገር ነው ማለት ነው። ይሄንን ማድረግ የሚሻለኝ ለኔ የተለየ ጥቅም እና ትኩረት ይሰጠኛል ማለት ነው። ይሄንን የተለየ ጥቅም እና ትኩረት መስጠት መቻሌ ለኔ አሪፍ ነገር የሚሰጠኝና ትልቅ ነገር ማግኘት የምችልበት ነው ማለት ነው። ይህንን ማድረግ መቻሌ ለኔ የተለየ ጥቅም እያስገኘኝና አሪፍ ነገር እየሆነ ተመራጭ እየሆነ ይመጣል ማለት ነው። ይህ ተመራጭ በሚሆኑበት ጊዜ እኔ ይሄንን ነገር ወድጄውና አክብሬው እያደረኩት እስከሆነ ድረስ አብዛኛውን ሰዓት ሙዚቃ አዳምጣለሁ ማለት ነው። ይሄንን ሙዚቃ ሳዳምጥ ግን ምርጫ ነው በቃ ደስ የሚሉ ሙዚቃዎችን አሪፍ በቃ ደስታ ሊሰጡ የሚችሉ ሙዚቃዎችን ለስለስ ያሉ ሙዚቃዎችን ክላሲካል የበዛባቸው ሙዚቃዎች እነዚህ ሙዚቃዎች ነው እየመረጥኩኝ እኔ የምጠቀመው ማለት ነው። ይሄንን መጠቀም መቻሌ ደግሞ ለኔ አሪፍ እና ጥሩ ነገር እየሰጠኝ እያሳካሁበት እና እያስተካከሉበት የሚያድረግ ነው ማለት ነው። በዚህ መልኩ ማድረግና እያሳካው እያስተካከሉ መዲ ለኔ ልዩ ትኩረትና ጥቅም አለው ማለት ነው። በዚህ መልኩ መሆኑ ሊያስደስተኝ እና ደስታን ሊሰጠኝ የሚችል በመሆኑ ለኔ ለራሴ ትልቅ ነገር እና ትኩረት አለው ማለት ነው። ይሄንን ማድረግ መቻሌ ለኔ የተሻለና ጥቅም ይሰጠኛል ማለት ነው። የምሰማቸው ሙዚቃዎች

በየትኛው እጅ ትጽፋለህ? አብዛኛውን ጊዜ ማለት እኔው የምጽፍበት እጄ ቀኝ እጄ ነው በቀኝ እጄ ነው መጻፍ የሚችለው ማለት ነው። አብዛኛውን ጊዜ ኖት በምትጽፍበት ጊዜ በቀኝ እጄ ነው የምጽፈው እኔ። የመጽሐፍ ልምድ አለ የምጠቀመው በቀኝ እጄ ነው በቀኝ እጄ ነው ጽሁፎችን መጽሐፍ የምችለው ማለት ነው እና በቀኝ ሄጄ ጽሁፎችን ተጠቅሜ ለመጻፍ ሙከራ አደርጋለሁ ማለት ነው በዚህ መልኩ ሙከራ እያደረኩ እና ራሴን ወደ የምፈልገው መልኩ መውሰድ እና መምራት የምችለው ማለት ነው። ስለዚህ በዚህ መልኩ ካልሆነ ራሴን ማሳካትና ማስተካከል አልችልም ማለት ነው። ስለዚህ በማልችልበት የእጅ ጽሁፍ ለመጻፍ ሞከረ አላደርግም እኔ መጻፍ የምሞክረው በቀኝ እጅ ስለሆን ድረስ መጻፍ የምችለው በቀኝ እጅ ነው። አብዛኛውን ጊዜ ጽሁፎችን የምጽፈው በቀኝ እጅ ነው ማለት ነው እነዚህ ጽህፈት መሳሪያ አጠቀማለው በቀኝ እጄ ጽሁፎችን እጽፋለሁ ማለት ነው የምፈልገውን ነገር ማሰካትና ማስተካከል የምችለው በቀኝ እጄ ጽሁፎችን ስጽፍ ነው ማለት ነው። ይሄንን እየጻፉና እያቀድኩኝ በጥሩ መልኩ እያስተካከልኩኝ መሄድ እችላለሁ ማለት ነው። ይሄንን በማደርግበት ጊዜ እኔ በእያንዳንዱ ተግባሬ ደስተኛና ራሴን እያስተካከልኩኝ እና እየለወጥኩኝ ወደተሻለ ቦታ ራሴን ይመራው እሄዳለሁ ማለት ነው። ይሄንን በማደርግበት ጊዜ በእያንዳንዱ ተግባሬ ፍ ራሴን ወደ ተሻለ መንገድ መምራትና ማሳካት እችላለሁ ማለት ነው። ስለዚህ እኔ አብዛኛውን ጊዜ ለመጻፍ የምጠቀመው ቀኝ እጄን ነው ማለት ነው። ማጥናት በጣም ማንበብ በቃ ተለያዩ ስራዎችን መስራት የሚችለው በቀኝ እጄ ነው። ሁሉን ነገር የማደርገው በዚህ ተግባር ማለት ነው መጽሐፍ ማንበብ እኔ በጣም ያስደስተኛል አሪፍ አሪፍ መጽሐፎች አሉ። ለእያንዳንዱ ለህይወታችን ወይም ከስራ ጋር አብረው መሄዱ ትልልቅ የቢዝነስ መጽሐፎች አሉ። በቃ ገንዘብ ነክ የሆኑ መጽሐፎች ስራ ምን ያህል ስራ መስራት እንዳለብን እና የምንሰራው ስራ የትኛው ስራን ሊያዋጣን እንደሚችል ባሪፉ ማሳካትና ማስተካከል የምንችለው የስራ አይነት አለ ማለት ነው ይህንን እያደረግን ስንሄድ እኛ በተቻለንም መጠን እያስተካከልንና እያቀድነው ተግባራችን እየለወጥን መሄድ እንችላለን ማለት ነው ይሄንን ማድረግ መቻላችን ደግሞ ለእኛ ትልቅ ለውጥ ሊሰጥና ሊያስገኘን ይችላል ማለት ነው ይሄንን እያደረግን መሄዳችን በእያንዳንዳችን እንቅስቃሴ ውስጥ ትልቅ ለውጥ ያመጣል ማለት ነው። በእያንዳንዳችን እንቅስቃሴና ተግባር ትልቅ ለውጥ የሚያመጣውን ነገር ደግሞ እኛ ማስኬድ እና ማድረግ መቻል አለብን ማለት ነው ይሄንን እያደረግነው ከሄድን ከእኛ በእያንዳንዱ እንቅስቃሴና ተግባራችን ውስጥ ብዙ ነገራችን ማስተካከልና ማሳካት ይቻላል ማለት ነው። ይሄንን ማሳካትና ማስተካከል ከቻልን በእያንዳንዱ ተግባራችን ውስጥ እንቅስቃሴያችን ያማሬና የተስተካከለ ደስ የሚል ይሆናል ማለት ነው። በዚህ መልኩ ተግባራችን መተግበር መቻል እንዳለብን አምናለሁ ማለት ነው ይሄንን እያደረግን ስንሄድ ከእኛ ጋር ሁሉንም ነገር በጥሩ መንገድ ማሳካትና ማስተካከል ወደ ተሻለ ነገር መውሰድ እንችላለን ማለት ነው። ስለዚህ አያንዳንዳችን ተግባር መሆን ያለበት በዚህ መልኩ ነው ማለት ነው መጽሐፍ ማንበብ በቃ የተለያዩ ጽሁፎችን መጽሐፍ የተለያዩ ድርሰቶችን መድረስ መቻል ሁሉንም ነገር በቃ ሙከራ ማድረግ ለእያንዳንዳችን ጠቃሚ እስከሆነ ድረስ ሁሉም ሰው ማድረግ የሚችለውና መተግበር የሚችለው አለ ማለት ነው። ይህንን መተግበርና መለወጥ የሚችለው የአምሮውን በጥሩ መንገድ እና በተገቢው ሁኔታ መጠቀም ሲችል ነው ማለት ነው ይህንን እየተጠቀመ ከሄደ ደግሞ በአሪፉ እሱ የሚፈልገውን ነገር እያሳካና እያቀደ በሚፈልገው መልኩ እያስተካከለ መሄድ ይችላል ማለት ነው። ይህንን እያደረገ ከሄደ በእያንዳንዷ ተግባራችን ውስጥ የተሻሌና ትልቅ ነገር ማግኘት የምንችልበት ሁኔታ አለ ማለት ነው። ይህንን እያደረግን መሄዳችን ደግሞ በእያንዳንዷ ተግባራችን ውስጥ ትልልቅ ነገሮችን እና ለውጦችን ማምጣት እና ማስመዝገብ እንችላለን ማለት ነው። ስለዚህ በየትኛውም እጅ መጽሐፍ ማንበብ የተለያዩ ነገሮችን ስራ ማከናወን ይቻላል ማለት ነው። ለእያንዳንዱ ሰው ሁሉ ተግባሩ ነው ማለት ነው። እና ይህንን ማድረግ መቻል አለብን ማለት ነው በእኛ በእያንዳንዳችን እንቅስቃሴ ይህንን የተሻለ መልኩ ማስተካከል ማቀድ ማሳካት መቻል ይኖርብናል ማለት ነው። በዚህ መልኩ

የሞባይል ዳታ ትጠቀማለህ? ወይ አዎ የሞባይል ዳታ እጠቀማለሁ ማለት ነው። የሞባይል ዳታ አብዛኛውን ጊዜ የተለያዩ መረጃዎችን ለመሰብሰብ የተለያዩ ዶክመንቶችን ለማውረድ እንዲሁም የተለያየ የምፈልገውን መረጃ ከማህበራዊ ሚዲያ ለመጠየቅ እና እንዲሁም ማህበራዊ ሚዲያ ላይ የተለቀቁ መረጃዎችን ለማግኘት ዳታ እጠቀማለሁ ማለት ነው። ስለዚህ ዳታ እኔ ተጠቃሚ ነኝ። ዳታ ስጠቀም ግን ማለት ምን አዲስ ነገር አለ በአለም ላይ? ምን አዲስ ነገር ተካሄዷል ምን አዲስ መረጃ ተለቋል እያልኩኝ ከተለያዩ የዩቲዩብ ቻናሎች እንዲሁም ከጎጊል ከዩቲዩብ ነገሮችን እኔ ፍለጋና ሙከራ አደርጋለሁ ማለት ነው። ይህንን በማድረግ በማድረግበት ሰዓት እኔ እያንዳንዱ እንቅስቃሴ እያሸሽ አልኩትና እየተገበርኩት እሄዳለሁ ማለት ነው። ይህንን እያደረኩ በጊዜ እያንዳንዱ ተግባሬ ወደ ሰዓትና ወደ ጊዜ ወደ ጥሩ ነገር የተቀየረ ወደ ምፍልገው መልኩ እየተስተካከለ ይመጣል ማለት ነው። እና አብዛኛው ጊዜ እኔ የሞባይል ዳታ ለዚህ ለዚህ መልኩ እጠቀማለሁ። እንዲሁም የተለያዩ ፎቶዎችን ወደ ጓደኛዬ ለመላክ እንዲሁም ከጓደኛ ጋር ዩቱዩብ አማካኝነት ወሬ ለማውራት መረጃ ለመቀየር። በኢሞ የተለያዩ በቴሌግራም እንዲሁም ከጓደኛ ጓደኛ መረጃ መላክ ይቻላል። በዋትሳፕ በተለያዩ ነገሮችን መረጃ ለመለዋወጥ ይቶ ማለት እነዚህ ዳታ መጠቀም አስፈላጊ ነው ማለት ነው። ዳታ በዚህ መልኩ ለተለያየ ነገር ከኢንተርኔት ጋር እንጠቀመዋለን ማለት ነው። ስለዚህ የሞባይል ዳታ ለብዙ ነገር የሚያገለግለንና ትልልቅ ለውጦችን ሊሰጥን የሚችል ነው ማለት ነው። በዚህ መልኩም መሆኑ እያንዳንዱ ተግባራችን ጋር ለእኛ ትልልቅ ለውጥ ሊሰጠንና ሊያስገኘን ይችላል ማለት ነው። ይህንን እያደረግን መሄዳችን ከእያንዳንዷ እንቅስቃሴያችን ጋር እኛ ለውጥ አለው ብዙ ነገር ማግኘት ማሳካት ማስተካከል ይቻላል ማለት ነው። ይሄንን እያደረግን ስንሄድ በእያንዳንዷ እንቅስቃሴያችን ላይ ትልልቅ ለውጦችን ማየት እንጀምራለን ማለት ነው። ትልልቅ ለውጦችን ማየት ከጀመርን ደግሞ በእኛ በህይወታችን ውስጥ አሪፍ ነገር የሚባል ልናገኝበት ልንለውጥበት እንችላለን ማለት ነው። ስለዚህ የእያንዳንዳችን እንቅስቃሴ ከዚህ ጋራ ተያያዥነት ያለው መሆን አለበት ማለት ነው። በዚህ መልኩ እያንዳንዷ ተግባራችን ማከናወን መለወጥ መቻል ማለብን ማለት ነው። ይህንን እያደረግን ከሄድን በእያንዳንዳችን እንቅስቃሴ ላይ ትልልቅ ለውጥ ማየትና መስማት መቀበል የተለያየ መንገዶችን ማሳካትና ማስተካከል እንችላለን ማለት ነው። ስለዚህ ይህንን እያደረግን ስንሄድ በእያንዳንዷ ተግባራችን ጋር እኛ ትልልቅ ጥቅሞችን እያገኘን የተሻለ ነገር እየለወጥን አሪፍ ነገር እያገኘንበት መሄድ እንችላለን ማለት ነው። እያንዳንዷ ተግባራችን ከዚህ ጋር መሆን መቻል አለበት ማለት ነው። አብዛኛው ጊዜ የእያንዳንዱ ቅስቀሴ አሁን የሁሉም ሰው በሚባል ደረጃ ከዳታ ጋር በቃ የተያያዘ ነው። መረጃ ለመሰብሰቢያ ብዙ ነገሮችን የተለያዩ ስራዎችን ለመስራት ከአንድ ቢሮ ወደ ሌላ ቢሮ መረጃዎችን ለመላክ ከአንድ ሀገር ወደ ሌላ ሀገር መረጃዎች ለመላክ በኢሜል በጎግል በዋትሳፕ የተለያዩ ነገሮችን መረጃ ለመለዋወጥ እያንዳንዱን ሰው ዳታ ይጠቀማል ማለት ነው። እና ዳታ ለሁላችንም ዘርፈ ብዙ ጥቅም አለው ማለት ነው። ዳታ የሚሰጠን ጠቀሜታ አሪፍ ነው ሁላችንም ዳታ ተጠቃሚ ነኝ እጠቀማለሁ ዳታ ማለት ነው። በዚህ መልኩ እያንዳንዳችን እንቅስቃሴና ተግባር ይለውጠዋል ማለት ነው። ዳታ ለኛ ለእያንዳንዳችን አስፈላጊ ነገር ነው ማለት ነው። አስፈላጊ የሚሆነው ግን በአግባቡ መጠቀም ስንችል ነው። እንጂ ዳታ ለመሙላት ገንዘብ ብር ስለሚጠይቀን በብር ስለሆነ ዳታ የምንጠቀመው ብር ወጪ ልናደርግ እንችላለን ማለት ነው። ስለዚህ ይህንን በአግባቡ መጠቀም መቻል እንዳለብን ራሳችን አምነን ወደ ጥሩ ሁኔታ በአቅደን በጥሩ መንገድ መጠቀም መቻል ይኖርብናል ማለት ነው። ይህንን እያደረግን ስንሄድ እያንዳንዷ ተግባር እኛ ጥቅም ጋር ትውላለች ማለት ነው። ይህንን እያደረግን መሄዳችን ለእኛ ልዩ ትኩረት እና አሪፍ ነገር ይሰጠናል ማለት ነው። ይህንን እያደረግን እንኬድን በእያንዳንዳችን እንቅስቃሴ ውስጥ ትልቅ ለውጥ ማየትና ማስመዝገብ ይኖርብናል ማለት ነው። ይህንን እያደረግን ከሄደን የዳታ አጠቃቀም እየገባንና እየተረዳነው ለፈለግነው ነገር ጥቅም ላይ እያዋልነው መረጃዎችን ለመቀየር

አቧራ ችግር ይፈጥርብሃል? አዎ አብዛኛውን ጊዜ አቧራዎች ችግር ይፈጥራሉ ማለት ወደ ጉሮሮአችን ወደ አፋችን በሚገቡ ሰዓት ለጉንፋል ልንዳርግ እንችላለን። እንዲሁም አቧራ ባሉበት ሰዓት እነዚህ አቧራዎች ልብሳችን ጋር ሊያቆሽሹን ይችላሉ ማለት ነው። ልብሳችን እያቆሸሹን ከሄዱ ደግሞ ከእኛ ጋር ችግር ይፈጥራሉ ማለት ነው። ስለዚህ እያንዳንዱ ከዚህ ችግር ለመራቅ እና ይሄንን ችግር ለመፍታት አቧራን በውሃ ማጥፋት ይቻላል። ማተን ውሃ በመረብረብ ከዚህ አቧራ መታደግና መፈወስ ይቻላል ማለት ነው። ስለዚህ አባራን ለማጥፋት ውሃዎችን በአግባቡ መጠቀም እና የውሃ ረብረሃቢ ቦቻዎችን ማዘጋጀት መቻል ማለት ነው። እነዚህ ቦቴዎች ደግሞ ካባራ ጋር ትልልቅ ተጽዕኖ ያሳድራሉ ማለት ያጠፉታል ማለት ነው። በዚህ መልኩ የእያንዳንዳችን ተግባርና እንቅስቃሴ መለወጥና መሆን መቻል አለበት ማለት ነው። ስለዚህ ይህንን ለማሻሻል እና ለመተግበር እኛ ከጉንፋን ህመም ራሳችንን ለመጠበቅ አቧራዎችን በውሃ ረብርበን ማጥፋት አለብን። ማለት ችግር ይፈጥራሉ አቧራዎች ማለት ከጤና ጋር ያሉ እንደ ጉንፋን ያሉ ነገሮች እና ልብሳችን ጋር የማቆሸሽ በአይናችን ቢገቡ አይናችን ጋር ህመም ሊፈጥሩ ስለሚችሉ እነዚህን ነገሮች እኛ በጥሩ መንገድ ማሸሻልና ማስተካከል ይኖርብናል ማለት ነው። ስለዚህ ይሄንን እያደረግን ሲነድ እኛ ራሳችን በተገቢውና በአግባቡ እየጠበቅንና ራሳችን እየለወጥን መሄድ እንችላለን ማለት ነው። ይሄንን ደግሞ ራሳችን እየለወጥንና እያስተካከልን መድከቻልን በራሳችን በአግባቢውና በተለይ የመልኩ ማስኬድ ይቻላል ማለት ነው። ይህንን እንቅስቃሴ እያንዳንዳችን ወስደን ብናደርገውና ተግባራዊ ብናደርገው ለእኛ ዘርፈ ብዙ ጠቀሜታ አለው ማለት ነው። ይሄንን እያደረግን ከሄድን ደግሞ እኛ ብዙ ነገሮችን አስተካክልና መቀየር እንችላለን ማለት ነው። ይሄንን ብዙ ነገር ማስተካከልና መቀየር ከቻልን ደግሞ በእያንዳንዷ ተግባራችን ውስጥ የተለየ ጥቅም እያገኘንበትና የተሻለ ነገር እያገኘንበት መሄድ እንችላለን ማለት ነው። ይሄንን የምናደርገው እኛ በእያንዳንዱ እንቅስቃሴና ተግባራችን ሁሉንም ነገር ማቀድና ማስተካከል ማሸሻል ስንችል ነው ማለት ነው። በዚህ መልኩ ያለ እንቅስቃሴያችንና ተግባራችን እየተለወጠ እና ወደ ጥቅም እየመጣ ጥቅም ላይ የዋለ ይሄዳል ማለት ነው። ይሄንን ማድረግ መቻላችን በእያንዳንዳችን እንቅስቃሴ ውስጥ ትልልቅ ለውጥ ማምጣት ይችላል ማለት ነው። ስለዚህ አቧራዎችን ለማጥፋት እያንዳንዳችን ልዩ ትኩረት ወስደን መስራት መቻል ይኖርብናል ማለት ነው። መስራት ይቺውን ኖርብናል ሲል በቃ በተለየ መልኩና በቻልነው መጠን ውሃ እንዲረባረቡ ማድረግ ይሄ የኛ ትልቅ አስተዋጽኦና ድርሻለሁ ማለት ነው። ይህንን እያደረግን ከሄድን ደግሞ አካባቢያችን ንጹህ ይሆናል ካባራ የጸዳ ይሆናል ማለት ነው። አካባቢያችን ከባራ የጸዳ ከሆነ ደግሞ ሁሉም ነገር በጥሩ መንገድ መሄድ ይችላል። ማለቴ የእያንዳንዱ የጤናችን እንቅስቃሴ እና ይሄ የተሻለ ነገር ማግኘት የምንችልበትና መፈለግ የምንችለው ነገር እየተሸሻለና ወደ ጥሩ መንገድ እየመራን እኛ ጥሩ ጥቅም እያገኘንበትና እያስተካከልነው መሄድ እንችላለን ማለት ነው። ይሄንን እያደረግን መሄዳችን ደግሞ በእያንዳንዱ ስራችንና ተግባራችን ውስጥ ትልቅ ለውጦችን ሊያሳየንና ሊሰጠን ይችላል ማለት ነው። ይህንን ለውጥ ማግኘት ከቻልንና ማሻሻል ከቻልን በእያንዳንዱ ተግባራችን ውስጥ ብዙ ነገሮችን ማግኘት ማስተካከል ማሳካት እንችላለን ማለት ነው። ይህንን እያደረግን ከሄድን በእያንዳንዷ ተግባራችንና እንቅስቃሴያችን ውስጥ የተለያዩ ጥቅሞችና አዳዲስ ዘርፈው ብዙ ነገሮችን ማግኘት ማሳካት ማስተካከል እንችላለን ማለት ነው። ይሄንን ማድረጋችን ሁላችንም ሀላፊነት ይኖርብናል ማለት ነው። ማለት ለአንድ ሰው ድርሻ ነው ተብሎ የሚተው ነገር አይደለም። ስለዚህ በሁሉም አካላት ጋር ተባብሮ የራሱን ድርሻ ወስዶ የራሹን ስራ ሀላፊነት መወጣት መቻል አለበት ማለት ነው። እያንዳንዱ ሀላፊነቱን ከተወጣና በአሪፉ ማስቀጠል ከቻለ በዚህ መልኩ ራሳችንን የቀየርንበትና እያሻሻልንበት መድ እንችላለን ማለት ነው። ራሳችን ከብዙ ነገሮች እየለወጥና እያስተካከልን መይሄድ ይኖርብናል ማለት ነው። እያንዳንዳችን ደግሞ ራሳችን ሀላፊነት ወስደን ማስተካከል ከቻልን ደግሞ አካባቢያችን ከአባራ ችግር አባራ ደግሞ በራሳችን ላይ እና በጤናችን ላይ ችግር ስለሚፈጥር ከዚህ ችግር መውጣት